እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ሰላም ለሰው ልጅ እጅግ በጣም ወሳኝና አስፈላጊ ነገር ስለሆነ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ለቃለ መጠይቁን በድምጽ አሰምቸ አነብና ለቃለ መጠይቁ የመልስ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። ማክሰኞ ይላል። እንግዲህ ማክሰኞ ማለት ምን ማለት ነው? የሚለውን ትርጉሙን ካወቅን በኋላ እንግዲህ ማክሰኞን በተመለከተ በይቺ አጭር ደቂቃ ውስጥ ማብራራት ማለት ስለ ማክሰኞ ምንነት የመልስ ትንታኔ ወይም መብራሪያ እሰጣለሁ ማለት ነው። ወደ ትንታኔው እንግዲህ ማክሰኞ ስንል ከሰባቱ እለታት አንዱ እለት ነው ማለትም ሶስተኛው እለት ማለት ነው። ቀን እንግዲህ እሁድ ብለን እንጀምርና ሰኞ ማክሰኞ እያለልነ ተመልሰን እንግዲህ ዕሁድ እስከምንደርስ ድረስ ሰባት እለታት አሉ ከእነዚህ ከሰባት እለታት አንዱ እለት ማክሰኞ ይሆናል ማለት ነው። ስለዚህ ማክሰኞ የሚለው የሁለት ቃላተ ጥምረት ሲሆን ይሄን ማለት ማክስት ሰኞ የሚለውን ማለትም ከሰኞ ቀጥሎ የሚመጣ እለት ለመሆኑ ይሄ ማረጋገጫ ይሆናል ማለት ነው። ስለዚህ ማክሰኞ እንግዲህ ከዕረቡ በፊት እንዲሁም ደግሞ ከሰኞ በኋላ የሚመጣ ወይም ደግሞ የሚገኝ ከሰባት እለታት አንዱ እለት ይሆናል ማለት ነው። ማቅስት ሰኞ ወይም ማክሰኞ ስንል ማለት ነው። ስለዚህ እኛ እንደ ሀገራችን እንደ ኢትዮጵያ ማለት ነው ከሰኞ እስከ አርብ ድረስ እንግዲህ መደበኛ የስራ ቀናት ናቸው። ስለዚህ ማክሰኞም በእነዚህ በዚህ የጊዜ እርዝማኔ ውስጥ የሚገኝ እለት በመሆኑ ምንድነው ማለት ነው መደበኛ የስራ ቀን ይሆናል ማለት ነው። ምናልባትም እንደው እንግዲህ በተለየ ሁኔታ አመታዊ ባል ሁኖ በዚያ ምክንያት ካልተዘጋ በስተቀር ማክሰኞ እንደ የትኞቹም ከሰኞ እስከ አርብ እንዳሉት እለታት ማለት ነው። መደበኛ የስራ ቀን ሆኖ እንግዲህ ማንም ሰው መደበኛ ስራውን ሲሰራ ሲተገብር ይውላል ማለት ነው። በለተ ማክሰኞ። ስለዚህ ማክሰኞ ከቀን መቁጠሪያ ጀምሮ ማለት ከሁድ አንድ ብለን ስለምንጀምር ማክሰኞ ደግሞ ሶስተኛ እለት ይሆናል ማለት ነው። ስለዚህ ቃሉንም እንዲሁ ስናየው ማክስት እና ሰኞ የሚሉ የሁለት ቃላት ጥምርት ውጤት ነው ማለት ነው። ስለዚህ አመሰግናለሁ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በፊት ሰላም እግዚአብሔር ለሁላችንም ቢሆን ወሳኝ ነውና ሰላም እንዴት አላችሁ በማለት። የተከበረ የሰላምታ ድምፄን እያሰማው ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠየቁ እሄዳለውኝ። መቼ ይላል? እንግዲህ መቼ የሚለውን ቃል እንዲሁ ስናየው ምንድነው? ተወሳከ ግስ ነው ይሄም ማለት ተወሳከ ግስ ወይም ደግሞ መስተዋደድ ማለት ነው በሌላ አገላለጽም። ምንድነው ግስን አጉልቶ የሚያሳይ ወይም ደግሞ? ስለ በአንድ አረፍተ ነገር ላይ ስለተሰጠው ማሰሪያ አንቀጽ ስለ እሱ ማብራሪያ የሚሰጥ ቃል በመሆኑ ተውሳከ ግስ እንለዋለን ማለት ነው። ስለዚህ መቼ የሚለውን ደግሞ እንዲሁ ዝም ብለን ስናየው ማለት ነው ቃሉ ምን አይነት ትርጉም ነው ያለው? አንድ ነገር ወይም ደግሞ አንድ ክስተት መቼ እንደተፈጸመ ወይም ደግሞ መቼ እንደሚፈጸም? እንግዲህ ጊዜውን በየአንድ ክስተት የሚፈጸምበትን ወይም ደግሞ የተፈጸመበትን ጊዜ የሚያጠይቅ ይሆናል ማለት ነው። መቼ? መቼት እንደሚባለው ማለት ነው። መቼ የት? ስለዚህ መቼ ሲል ጊዜን የሚያመለክት ቃል ነው ማለት ነው። ይሄም ቃል ደግሞ አንድ ድርጊት ወይም ክስተት ወይም ደግሞ አንድ የትኛውም አይነት ስራ ሊሆን ይችላል። መቼ እንደተሰራ ወይም ደግሞ ድርጅቱ መቼ እንደተከናወነ በግልጽ ጊዜውን ምናልባትም በሰአት ሊሆን ይችላል ወይም በቀን። አልያም ደግሞ እንደ አስፈላጊነቱ በወር ደረጃም ሊሆን ይችላል ወይም ደግሞ በአመታትም ሊፈጸም ይችላል። እና ያ ድርጊት ብቻ ዙሮ ምንድነው? በጊዜ በምን ጊዜ እንደተፈጸመ ስለዚያ ትንታኔ ማግኘት ሲያስፈልግ ወይም ደግሞ እውቅና እንዲኖረን ስለ ሲያስፈልግ ስለ ድርጅቱ ስለተፈጸመበት ጊዜ ማለት ነው። መቼ ብለን እንጠይቃለን ማለት ነው። ለምሳሌ አሁን አንድ እንግዲህ የመጀመሪያ አመት ተማሪ ሆኖ የሚማር ተማሪ የመቼ ነው የምትመረቅ ተብሎ ቢጠየቅ እንግዲህ አንዱ ገና ወደፊት የሚመረቅበትን ጊዜ ነው ስለዚህ በመደበኛ እንግዲህ ይሄ ልጅ ማለት ነው። ምንም አይነት ሌላ ውጫዊ ተጽዕኖ ካልደረሰበት በስተቀር መቼ እንደሚመረቅ ያውቀዋል ማለት ነው። ምክንያቱም ወደ ትምህርት ሲገባ እንግዲህ ወደ ዩኒቨርሲቲ መጀመሪያ ሲገባ የሶስት አመት የትምህርት ትምህርት የትምህርት ደረጃ ሊሆን ይችላል። ወይም ደግሞ በአምስት አመት የሚመረቅ የትምህርት ደረጃ ሊሆን ይችላል። እንግዲህ ዩኒቨርሲቲ ውስጥ የገባ ስለዚህ መቼ እንደሚመረቅ ስለሚያውቀው ምናልባትም እንግዲህ ሌላ እንደው የተለየ ችግር ካልገጠመኝ በቀር የዛሬ አምስት አመት እመረቃለሁ ወይም ደግሞ የዛሬ ሶስት አመት እመረቃለሁ ብሎ ሊናገር ይችላል ማለት ነው። ስለዚህ መቼ ሲል አንድም ያለፉ ክስተቶች ወይም ጉዳዮች ወይም ደግሞ ድርጊቶች መቼ ተፈጽሞ እንዳለፉ ለማጠየቅ ይሆናል ማለት ነው። በሌላ መልኩም እንግዲህ ገና ወደፊት ሊፈጸሙ ወይም ደግሞ ሊከሰቱ የሚችሉ ክስተቶችን ወይም ድርጊቶቹ መቼ ሊሆኑ እንደሚችሉ ዛሬ ላይ ሆነን እንግዲህ ወደፊት ላለው ተንብየን በዚህ ያንን ሰአቱን ጊዜውን መናገር እንችላለን ማለት ነው። ለምሳሌ አሁን እኛ ዛሬ አሁን ዓመተ ምህረቱ በዚህ ዘመን ማለት ነው። ሁለት ሺህ አስራ ስምንት ነው በእኛ በኢትዮጵያ አቆጣጠር ስለዚህ ከዛሬ ስምንት አመት በኋላ እንግዲህ ምን ይሆናል ማለት ነው። ስምንት አመት ደምረን ሁለት ሺህ ሃያ ስድስት አመት ይሆናል ማለት ነው። እና ሁለት ሺህ አስራ ስድስት አመት የሚሆነው ማነው? ሁለት ሺህ ሃያ ስድስት ዓመተ ምህረት የሚሆነው መቼ ነው? ተብሎ ቢጠየቅ ከዛሬ ስምንት አመት በኋላ ተብሎ እርግጠኛ ተውኖ ይነገራል ማለት ነው። እና ምንድነው? እዚህ ጋር በዋናነት ላስተላልፈው የፈለኩት መልእክት። መቼ የሚለውን ወደፊት ስንገልጽ አንድም ገና ሊሆን ይችላል በሚል በግምት የሚገለጽ ነው። እንደዚሁም ደግሞ በእርግጠኝነት የሚሆነውን ደግሞ ቅድም በሰጠሁት ምሳሌ መሰረት ማለት ነው። ድርጊቱ ወደፊት የሚፈጸም ቢሆንም እንኳን በእርግጠኛ ሆነን ግን እንደሚፈጸም በዚህ ልክ ያው እውቅና እንሰጣለን ማለት ነው። ስለዚህ ለምሳሌ አሁን አንድ ሰው ትዳር ለማግባት ትዳር ለመመስረት ያሰበ ሰው ይኖራል ይሄ ሰው ምንድነው? ሌላ የሚያውቀው አካል አንተን ሚስት የምታገባ መቼ ነው? ብሎ ቢጠይቀው ምናልባትም እንግዲህ ይሄ ሰውዬ ማለት ነው የዛሬ አመት ሚስት እንደሚያገባ እቅድ ይዞ ፕሮግራም እንግዲህ የተለያዩ ፕሮግራሞችን እያሟላ ሊሆን ይችላል ማለት ነው። እና የዛሬ አመት ይላል ማለት ነው። ስለዚህ ምንድነው? ወይም ደግሞ ከአንድ ወር በኋላ ወይም ከሶስት ወር በኋላ እንደአስፈላጊነቱ ብቻ ከሳምንት በኋላም ብሎ መልስ ሊሰጥ ይችላል ይሄ ማለት ምን ማለት ነው? መቼ ለሚለው ገና ወደፊት ለሚፈጸም ድርጊት ራሱ መልስ እንደሚሆን በዚህ ልክ ለማረጋገጥ ስለፈለኩኝ ነው። ዞሮ ዞሮ መቼ የሚለውን ቃል አንድም ያለፈውን ሁለቱም ደግሞ ገና ለሚመጣ

እሺ አመሰግናለሁ እንግዲህ ከምንም በፊት ሠላም ትልቅ ዋጋ አለውና ሠላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሠላምታ ድምፄን እያሰመው ማለት ነው ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም የ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። ብርቱካናማ ይላል እንግዲህ ብርቱካናማ የሚለውን ቃል እንዲሁ ስናየው የቀለም አይነት ነው። እን ቀለሙ ምንድንነው እንግዲህ? እነዚህ በመጀመሪያ ደረጃ መስራች ቀለም የሚባሉ አሉ እነዚህን መስራች ቀለም በተለያየ መጠን እና በተለያየ መጠን በመቀላቀል ማለት ነው። ሌላ ሁለተኛ ደረጃ ያለው ቀለም ማግኘት እንችላለን እና ስለዚህ ቢጫ ቀለም ማለት ነው ሁለተኛ ቀለም ሲሆን ይህን ማለት ምንድንነው? በቢጫና በቀይ መካከል ያለ ደመቅ ያለ ሲያዩት ራሱ ደስ የሚል ምናልባት ልታውቁ ትችላላችሁ ብርቱካናማ የተባለበትም። ከተለያዩ የፍሬ የፍራፍሬ አይነቶች ብርትካን የሚባል ፍራፍሬ አለ ይሄ ፍራፍሬ ማለት ነው። በጣም እንግዲህ ለመበላት ሲደርስ ሲበስል በጣም ሲበስል ማለትም በእድገቱ ለመበላት የሚደርስበት ደረጃ ሲደርስ የሚያሳየው ራሱን የቻለ የቀለም አይነት አለ ይሄም ብርቱካናማ ይባላል ማለት ነው። ቀለሙ ስለዚህ ብርቱካናማ የሚለው ቀለም ራሱ ስያሜ የተሰጠው ከብርቱካን ፍሬ መልክ በመነሳት ቀልም በመነሳት ስለሆነ የብርቱክ ብርቱካን ሲበስል የሚያሳየውን ቀለም በማየት ስለሆነ የእንግዲህ ብርቱካናማ የሚል ቀለም ተሰጥቶታል ማለት ነው። እና ይሄ ቀለምም በእንግዲህ ምንድንነው በቀይ እና በቢጫ መካከል ያለው ወፈር ያለ ቀለም ነው ትኩስ ቀለም ነው ደማቅ ቀለም ነው እና ይሄ ቀለም እንግዲህ ምንድንነው? በዋናነት ከሌሎቹ መስራች ቀለማት በመቀላቀል የሚገኝ የቀለም አይነት ይሆናል ማለት ነው። ስለዚህ ብርቱካናማ የሚለውን ደግሞ እንዲሁ ቃሉን ስናየው ማለት ነው የስም ገላጭ ነው ያ ማለት ምን ማለት ነው? መቼም ቢሆን ማለት ነው በ ዓረፍተ ነገር ውስጥ እንግዲህ ዓረፍተ ነገር ስንመሰረት። ብርቱ ካናማ የሚለውን ቃል ስለ የምንጠቀም ከሆነ የስም ገላጭ ነው የሚሆነው በቋንቋው ሰዋሰዋዊ የቋንቋ ዘየ ወይም ደግሞ የቃላት መዋቅር ላይ የሚኖረው ሚና ወይም አስተዋጽኦ ምንድንነው ማለት ነው? ስምን አጉልቶ ማሳየት ወይም ደግሞ የስም ገላጭ ይሆናል ማለት ነው። እንግዲህ የስም ገላጭ ስንል በዚህ አረፍተ ነገር ውስጥ ባለቤት አለው ያንን ባለቤት በቀለሙ በመልኩ ምን ሊመስል እንደሚችል ቀለሙን በመግለጽ የስ የዓረፍተ ነገሩን ባለቤት ወይም ስም ቀለሙን በመግለጽ የስም ገላጭ ሆኖ ይገባል ማለት ነው። ለምሳሌ እንደውም ለዚኛው እንደውም ምሳሌ እየሰጠሁኝ የበለጠ ሀሳቡን ባ ግልጽ ባደርገው ጥሩ ስለሚሆን። ምክንያቱም ምን ይባላል ነገር በምሳሌ ጠጅ በብርሌ ይባላል ማለት ንግግሮቹ ትክክል የሚሆኑት ወይም ደግሞ ሰው በቀላሉ መረዳት የሚችለው። ለንግግራችን ምሳሌ ስንሰጥ ነውና እኔም እንግዲህ በዚህ አጋጣሚ ምሳሌ በመስጠት ብርቱካናማ የሚለው ቃል ምን ያህል ስም ገላጭ እንደሆነ በዚያው በምሰጠው ምሳሌ በቀላሉ ማንም ሰው። አውዲዮ የሚያዳምጥ ሰው ማለት ነው በቀላሉ ሀሳቡን መረዳት ይችላል ማለት ነው ስለዚህ። ዓረፍተ ነገር ስንመሰርት ምን ሊሆን ይችላል? ቡርቱካናማ ወይዘሮ የወይዘሮ አለሚቱ ልብስ ብርቱካናማ። ብርቱካናማ ነው ብንል እንግዲህ ልብሱ ማለት ነው። በቀለሙ ምን አይነት ነው ማለት ነው ብርቱካናማ ብርቱካናማ ልብስ። ወይዘሮ አለሚቱ ብርቱካናማ ልብስ ለብሳለች ብዬ ብል እንግዲህ ልብስ የሚለው ስም ነው እንግዲህ በዚህ ዓረፍተ ነገር ላይ ብርቱካናማ ምንድን ልብስ? አሁን የልብሱ ቀለም ምን አይነት ነው ማለት ነው? ቡርቱካናማ የሆነ ቀለም ያለው ልብስ ስ ለመሆኑ። በዚህ ግልጽ አድርጎ ማሳየት ይች ይቻላል ማለት ነው። ወይም ደግሞ የወይዘሮ አለሚቱ የልብስ ጃኖ ቡርቱካናማ ቀለም ነው ብዬ ብል የወይዘሮ አለሚቱ። ጃኖ የልብሷ ጃኖ ማለት ነው የወይዘሮ አለሚቱ የልብሱ ጃኖ። ቀለሙ ብርቱካናማ ነው ማለት ይቻላል። ወይም ደግሞ የወይዘሮ አለሚቱ የልብስ እንትን የልብስ ጃኖ። ብርቱካናማ ቀለም ነው ማለትም ይቻላል። ስለዚህ በዚህ በሰጠኋቸው አረፍተ ነገርም ይሁን የትኛውም አረፍተ ነገር ብንመሰርት ማለት ነው። ሁሌም ቢሆን ብርቱካናማ የሚለው ዓረፍተ ነገር ውስጥ ሲገባ የስም ገላጭ ወይም ደግሞ ስምን በቀለሙ ምን እንደሚመስል። ግልጽ አድርጎ የሚያቀርብ ቃል ነው ወይም ደግሞ ስም ገላጭ ነው ማለት ነው። ሌላም ምሳሌ አንስተን አንድ ሌላ ምሳሌ ብናይ ለምሳሌ። ጥልፉ የቀሚሱ ጥልፍ በብርቱካናማ ቀለም እጅግ በጣም ያምራል ብንል። አሁን ቡርቱካናማ በቡርቱካናማ ምን ቀለም የተሰራ በመሆኑ ስለዚህ በዚህም ዓረፍተ ነገር ብናየው በብርቱካናማ ቀለም በመሠራቱ ደስ የሚ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ወሳኝ እና ትልቅ ዋጋ አለውና ሰላም እንዴት አላችሁ ለተከበረው ጤንነታችሁ እንዴት ናችሁ በማለት። የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል አሁን ወደ ቃለ መጠይቃችን እንሄዳለን። ሆቴል ይላል እንግዲህ ሆቴል ማለት ምን ማለት ነው? ሆቴል ላይ የምናገኛቸው አገልግሎቶችስ ምንድን ምንድን ናቸው? የሚሉትን እና ሌሎችንም እንግዲህ የተለያዩ ሀረፍተ ነገሮችን ማለትም ጥያቄዎችን እየመሰረትኩኝ በእነዚያ ጥያቄዎች ላይ እንደአስፈላጊነቱ የመልስ ማብራሪያ ወይም ትንታኔ የምንሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። እንግዲህ ሆቴል ማለት ምን ማለት ነው ስንል? ሰዎቹ ማለት ነው። የምግብ አገልግሎት ሊሆን ይችላል ወይም ደግሞ የምንኝታ አገልግሎት ለማግኘት የአልጋ አገልግሎት ለማግኘት። ማለትም በሌላ አገላለጽ ምንድነው ምግብና አልጋ? እንግዲህ በገንዘብ በመክፈል ይህንን አገልግሎት የሚገኝበት ተቋም ማለት ነው። ምናልባትም ይሄ ሆቴል ላንድም በመንግስት ደረጃ የተዋቀረ ሊሆን ይችላል። በሌላ መልኩም ደግሞ ምናልባትም በግለሰብ ወይም ደግሞ በተለያዩ ድርጅቶች እንግዲህ ሆቴል የሚባለው። የምግብ ለምግብ የምግብ እና የአልጋ አገልግሎት የሚሰጥ ተቋም። በተለያዩ በቃ በኢኮኖሚያቸው የተሻሉ ሰዎች ራሱ እንግዲህ ሊገነቡት ይችላሉ ማለት ነው። ዙሮ ዙሮ ሆቴል ስንል በዋናነት ምንድነው? የተለያዩ የመጠጥ አይነቶች እና የተለያዩ የምግብ አይነቶች እንግዲህ እየተዘጋጁ ማለት ነው። በተጠቃሚዎቹ እንደአስፈላጊነቱ እንደየ ምግብ አይነቱና እንደየ እንደምግብ መጠን መጠኑና አይነቱ የተለያየ የክፍያ አይነት አለ። ማለት እንግዲህ ምግቡ የሚዘጋጅበት ሂደት ቀለል ያለ ከሆነ ክፍያውም አነስ ያለ ይሆናል። ምግቡ ምናልባትም ውድ ከሆኑ ነገሮች የተዘጋጀ ከሆነ ደግሞ እንግዲህ ያንን ምግብ ገዝቶ ለመጠቀም በዚያው ልክ ክፍያውም ከፍ ያለ ወይም ደግሞ ጨመር ያለ ይሆናል ማለት ነው። ዙሮ ዙሮ ግን በዋናነት እንግዲህ ሆቴል ስንል ምንድነው? ሰዎች ቤታቸው ምግብ እንደ ምሳ እራት ቁርስ እንግዲህ ቤታቸውን እንደሚጠቀሙ ይታወቃል። ነገር ግን በአንድም በሌላም በተለያዩ ሁኔታዎች ማለት ነው ቤታቸው ወደው ምግብ መብላት በማይችሉበት ሁኔታ። የግዴታ እንግዲህ ምግብ ስለሚያስፈልጋቸው። የት ቦታ ሂደው በብራቸው ገዝተው ይጠቀማሉ ማለት ነው። ሆቴል ላይ ሆቴል ላይ እንግዲህ። ምግብን በገንዘብ በብር ገዝተን የምንጠቀምበት ቦታ ይሆናል ማለት ነው። ምናልባትም አሁን ከሌላ ቦታ የመጣ ሰው። ይኖራል እንደ ቱሪዝም አይነት ወይም ደግሞ እንግዲህ ወደ ተለያየ ቦታ ስንጓዝ ምናልባትም ያው ቤታችን ምግብ መብላት ስለማንችል። የግዴታ እንግዲህ ሰው ደግሞ መመገብ ስላለበት በህይወት እስካለ ድረስ ሰው ምግብ መመገብ ስላለበት ምግብ ለመመገብ። እንግዲህ እንደ አስፈላጊነቱ ምግብ እያዘጋጁ ከሚሸጡ ተቋማት ማለትም ከሆቴል ላይ ሄዶ በብሩ ገዝቶ ይጠቀማል ማለት ነው። እንደዚሁም እንግዲህ ማታም የሚያርፍበት ቦታ ስለሌለው። ከዚሁ ጎን ለጎን ምንድነው አለ ማለት ነው። የአልጋ አገልግሎት ይኖራል ማለት ነው። ስለዚህ ማታ ራሱ እረፍት የሚያደርገው እንግዲህ እንደዚህ ተጓዥ ሩቅ መንገድ ተጓዥ ሰው ከሆነ። በደረሰበት ቦታ ሆቴል ላይ እንግዲህ አልጋ ይይዝና እንግዲህ በቀን አራት መቶ እስከ አምስት መቶ እስከ አንድ ሺህ እስከ ሁለት ሺህ እንዳልጋው ጥራትና። እንዳልጋው እንደ ሆቴሉ ውበት ሊሆን ይችላል። ዞሮ ከአራት መቶ ብር ጀምሮ እስከ ሶስት ሺህ በቀን የሚከራዩ። አልጋዎች ይኖሩታል ማለት ነው። የተለያዩ ሆቴሎች የተለያዩ የአልጋ ደረጃ ያላቸው ክፍሎች ይኖራሉ ስለዚህ እነዚህን ተከራይቶም ማደር ይቻላል ማለት ነው። እና ሆቴል ሲባል። በዋናነት የምግብ አገልግሎት ምግብ ሲባል እንግዲህ መጠጥንም እንደዚሁም በምግብ መልክ የሚወሰድንን ምግብ ጭምር አካቶ ማለት ነው። እነዚህንና እንደዚሁም ደግሞ በተጨማሪም አልጋ ሻወር ሁሉ ነገር የተሟላለት። ይህንን አገልግሎት ለሰው ልጅ የሚሰጥ እንግዲህ ተቋም ነው ማለት ነው። ሆቴል ስንል በዚህ ልክ ነው የምንረዳው። ምናልባትም እንግዲህ ሆቴል ላይ ብዙ አይነት ስህተቶች ይሰራሉ ማለትም እንግዲህ። አንዳንድ እንደው የገብጋባ ሰዎች አሉና ምን ያደርጋሉ ይባላል? ሰው ሊበላቸው የማይችላቸውን ነገሮች አብስሎ በድብቅ እንግዲህ ዋጋ ሲገዛቸው ዋጋ ስለሚቀንስለት። ለምሳሌ እኛ በሀገራችን በኢትዮጵያ እንግዲህ የአሳማ ስጋ ፍጹም የተከለከለ ነው አይበላም። የአህያ ስጋ ፍጹም የተከለከለ ነው አይበላም። የፈረስ ስጋ ፍጹም የተቀለቀለ ነው አይበላም ነገር ግን ሆቴሎቹ አንዳንድ ሆቴሎች። በድብቅ ማለት ነው ማንም ሳያያቸው እና ሚስጥራዊ በሆነ መልኩ። ምን ያደርጋሉ ይሄንን እንደዚህ አይነት እንስሳትን ገዝተው ምግብ አዘጋጅተው የሚሸጡ አሉ። ይሄ ከታወቀባቸው ቀጥታ እርምጃ

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላም እግዚአብሔርን በማስቀደም ሰላም ሰላም እንዴት አላችሁ ይሄን ድምጽ የምታዳምጡ የሰው ልጆች በሙሉ። ለተከበረው እና ሙሉ ለተከበረው ሙሉ ጤንነታችሁ እንዴት ናችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ ቃለመጠይቁን በድምጽ አሰምቸ አነብና ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ወደ ቃለመጠይቃችን መጠይቃችን እንሂድ። መልእክት ይላል እንግዲህ መልእክት ሲባል ምን ማለት ነው? እንደዚሁም ደግሞ መልእክት በአረፍተ ነገር ውስጥ እንግዲህ በተለያዩ አረፍተ ነገር ውስጥ ሲገባ። በቋንቋው ሰውዓሰዋዊ ዘየ ምን አይነት አገልግሎት ወይም ምን አይነት ጠቀሜታ ነው? ወይም ደግሞ ምን አይነት መዋቅር ነው የሚኖረው የሚሉትን እና። ሌሎቹንም ጥያቄዎች እያነሳን በእነዚያ ጥያቄዎች ላይ በተሰጠኝ ደቂቃ ውስጥ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው። እንግዲህ መልእክት ስንል ምን ማለታችን ነው? ስንል ምናልባት መልእክት ከአንድ ከሆነ አካል ላይ ሰው ሊሆን ይችላል ወይም ተቋም ሊሆን ይችላል ወይም ደግሞ ብቻ ከሆነ ሰው ላይ መልእክትን ወደ ሌላ አካል ወይም ደግሞ ወደ ሌላ ሰው። መረጃን የማስተላለፍ መንገድ ነው ማለት ነው። ስለዚህ። መልክት ስንል በአጭሩ ማለት ነው ከአንድ አካል ወደ ሌላ አካል የሚተላለፍ መረጃ ነው ማለት ነው። ስለዚህ የመረጃ ምናልባትም እንግዲህ ሰላማዊ የሆነ መረጃ መልእክት ሊሆን ይችላል። ወይም ደግሞ እንግዲህ የመከራ መረጃም ሊሆን ይችላል። ወይም ደግሞ እንግዲህ ብቻ እንደየሁኔታው ይለያያል ማለት ነው። ለምሳሌ ምንድነው? አንድ ሰው ልጆቹን ልጅ የሚደርሰው ይኖራል ይሄ ልጅ የሚደርሰው ማነው? ወገኖቹ ሁሉ በየቦታው ያሉ ጠቅላላ ወገኖቹ ዘመዶቹ በዚህ በልጆቹ ሰርግ እለት መጥተው የሰርጉ ወይም ደግሞ የፕሮግራሙ ታዳሚ እንዲሆኑ እንግዲህ በየሀገሩ ላሉት እህት ወንድሞቹ ወገኖቹ ለሚያውቃቸው ሰዎች ሁሉ ማለት ነው። መልእክት ይልካል ያ መልእክት ምንድነው? እንግዲህ ታላቁና እንደዚህ እንደዚህ የሆነው የምወደው ልጅዬ በዚህ ጥ በዚህ ቀን በዚህ ዓመተ ምህረት በዚህ ቀን በዚህ እለት የጋብቻ ስርዓቱን የሚፈጽም ስለሆነ እንግዲህ ከመኖሪያ ቤት የመጣችሁ የደስታዬ ተቃፋይ እንድትሆኑ። ስል በጥብቅ በሆነ አደራ መልእክቴን አስተላልፋለሁ። ብሎ እንግዲህ አንድም በደብዳቤ መልክ ሊልከው ይችላል ወይም ደግሞ በቃል ደረጃ ሰው ወክሎ ያ ሰው ይህንን መልእክት ይዞ ይሄድና መልእክቱን ለሚመለከታቸው ሰዎች ሁሉ ሊያደርስ ይችላል ማለት ነው። እና ምንድነው? መልእክት አንድም በጽሁፍ ነው የሚላከው። ደግሞ በቃል በቃል ይነገራል ማለት ነው። በሌላ መልኩም እንግዲህ በምልክትም ሊነገር ይችላል ማለት ነው። እንደዚሁም ደግሞ መልእክት እንግዲህ በስልክም ይነገራል በተለይ አሁን አሁን በቃ ቴክኖሎጂው እንደዚህ እያደገ በመምጣቱ ነገሮችን ሁሉ ቀላልና እንደዚሁም በቃ ለሰው ልጅ ምቹ ሁኔታን የፈጠረ በመሆኑ ምንም ጊዜ ሳናጠፋ ምንም ድካም ምንም አይነት ድካም ሳይሰማን ቤታችን ቁጭ ብለን በፈለግነው ቦታ ላይ እየደወልን ማለት ነው። መልእክትን እንደፈለገን እንግዲህ ለፈለገን ሰው በፈለገን ሰዓት ማስተላለፍ እንችላለን ማለት ነው። እና በዋናነት እንግዲህ ይሄ መልእክት ማለት ነው። ከአንድ አካል ወደ ሌላ አካል የሚተላለፍ ሀሳብ ወይም መረጃ ወይም ደግሞ እንግዲህ መልእክት ነው ማለት ነው። እንግዲህ መልእክት ስንል በዚህ ልክ ነው የሚሆነው። እና ይሄ መልእክት ምናልባትም አንድም ድምጽ በድምጽ ቃል በቃል እየተነገረ ሊሆን ይችላል። ሁለቱም ደግሞ ደብዳቤ ጽፎ በመላክ ያንን ደብዳቤ በማንበብ ሊሆን ይችላል። ወይም ደግሞ እንግዲህ ራሱን አካሉ ሰው በመላክም ሊሆን ይችላል ያንን ጉዳይ ሊያደርስ የሚችል ውክልና ያለው አካልም ሊሆን ይችላል ማለት ነው። ስለዚህ። መልእክት ከአንድ አካል ወደ ሌላ አካል የሚተላለፍበት ወይም ደግሞ መረጃ ከአንድ አካል ወደ ሌላ አካል የሚተላለፍበት መንገዱ የተለያየ ነው ማለት ነው። በስልክ ሊሆን ይችላል ቃል በቃል ሊሆን ይችላል በጽሁፍ ሊሆን ይችላል። እንደአስፈላጊነቱ እንግዲህ ይለያያል ማለት ነው። ስለዚህ መልእክት እንግዲህ ሲባል አንድም ለደስታ በዚህ አሁን በገለጹት መልክ መልእክት ሊተላለፍ ይችላል። ሁለቱም ደግሞ እንግዲህ የሰው ልጅ መችም እንግዲህ ተወልዶ እስከሚሞት ድረስ ብዙ ውጣ ውረዶች መከራዎች ስቃዮች አሉ። በእነዚህ ሁሉ አጋጣሚዎች እንግዲህ የተለያየ ችግር ሊገጥመው ይችላል። ስለዚህ ከዚያ ከችግሩ ደግሞ እንዴት አድርጎ? ከዚያ ችግሩ መውጣት እንዳለበት ምናልባትም ችግር ሲገጥመው እንዲህ አይነት ችግር ገጥሞኛል ብሎ ለወዳጅ ወገኖቹ የእርዳታ ጥሪ ለማግኘት ማለት ነው። መልእክት እንግዲህ በተለያየ መልኩ በዚህ መልክ ሊተላለፍ ይችላል ማለት ነው። ማለት እርዳታን እንዲያገኝ ለመጠየቅ ወደ ወደሚወዳቸው ወይም ደግሞ ወደሚፈልጋቸው ሰዎች እንዲህ አይነት ችግር ስለገጠመኝ እባካችሁን ከዚህ ችግር ወጣ ዘንዳ እንድትተባበሩኝ በማለት ባክብሮ እጠይቃለሁ። ብሎ እንግዲህ የእርዳታ ጥሪ ያዘለ መልእክትም ሊያስተላልፍ ይችላል ማለት ነው። በዋናነት እንግዲህ ሁለት አይነት

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ትልቅ ቦታና ትልቅ ክብር አለውና ሰላም እንዴት አላችሁ በማለት የተከበረ የሰላምታ ድምፄን እያሰሙህ ማለት ነው። ቃለመጠይቁን በድምጽ ኣሰምቼ በማንበብ ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ ይምሰጥ ይሆናል አሁን ወደ ቃለመጠይቃችን እንሄዳለን። አያት ይላል። እንግዲህ አያት ማለት ምን ማለት ነው? አያትስ እንግዲህ ከዝምድና አንፃር እንዴት ነው የዝምድና ትስስሩ የሚሉትን እና እንደዚሁም ደግሞ አንድ ሰው ቢያንስ ማነው? አንድ ሰው ስንት አያት ሊኖረው ይችላል? በሚሉ የተለያዩ የርዕሰ ጉዳዮች የ በዚች አጭር ደቂቃ ውስጥ ማብራሪያ የምንሰጥ ይሆናል ማለት ነው። አሁን ወደ ማብራሪያችን እንሄዳለን። እንግዲህ አያት ስንል ምን ማለት ነው? የአንድ ሰው የወላጆቹ ወላጆች ማለት ነው። እንግዲህ የወላጆቹ ወላጆች ሲባል በአንድም በሌላም የአንድ ሰው ወይም የአንድ ልጅ ስንት አያት አለው ማለት ነው። ሁለት አያት ግድ ይኖረዋል ማለት ነው። ማለት ስንት አያት ይኖረዋል ማለት ነው። አራት አያት ይኖሩታል ማለት ነው። እነዚህ አራት አያቶች ማን ማን ናቸው? ስንል ለምሳሌ ምንድነው አንድ ልጅ የወላጆቹ ወላጅ ከሆነ አያት የሚባለው። በእናቱ በኩል እናቱን የወለዱ እናትና አባት አሉ። እንደዚሁም ደግሞ በአባቱ በኩል ደግሞ አባቱን የወለዱ እናትና አባት አሉ ማለት ነው። እና አያት ሲባል እንግዲህ የወላጆቹ ወላጅ ከሆነ አንድ ሰው በቃ ምንም የማያንስ ወይም የማይጨምር የማይቀንስ ስንት አያት ይኖረዋል ማለት ነው። አራት አያት ይኖረዋል ግን እነዚህ አራቱም አያቶቹ ምናልባትም በህይወት ሊኖሩ ይችላሉ በህይወትም ላይኖሩ ይችላሉ። ወይም ደግሞ ከፊሎቹ በህይወት ይኖራሉ ከፊሎቹ ደግሞ በህይወት ላይኖሩ ይችላሉ። ነገር ግን ምንም ጥያቄ የሌለው ምንም የማያሻማ ምንም አይነት ማያስዋሽ ነገር ምንድነው? አንድ ሰው አራት አያት አለው በሚለው በቃ ይሄንን እርግጠኛ ሆነን መናገር እንችላለን ማለት ነው። እነዚህ አራቶቹ አያቶቹ ግን ምናልባትም ቅድም በገለጽኩት መልክ የተወሰኑት ሞተው ሊሆን ይችላል። የተወሰኑት ደግሞ በህይወት ሊኖሩ ይችላሉ። ወይም ደግሞ ሁሉም በህይወት ሊኖሩ ይችላሉ ወይም ደግሞ ሁሉም በህይወት ላይኖሩ ይችላሉ። ነገር ግን በቁጥር ደረጃ እንግዲህ አንድ ሰው ስንት አያት ይኖረዋል ማለት ነው። አራት አያት ያ ማለት ምን ማለት ነው? በእናቱ በኩል የእናቱ ወላጆች። ለሱ ለዚህ ልጅ አያቶቹ ስለሆኑ የእናቱ አባትና እናት አሉ እንደዚሁም ደግሞ በአባቱ በኩልም የአባቱ ወላጆች አባትና እናቷ አሉ። ስለዚህ በአባቱና በእናቱ በኩል ሁለት ሁለት ወላጅ በአጠቃላይ አራት ወላጅ ይኖረዋል አራት አራት አያት ይኖረዋል ማለት ነው። ስለዚህ እነዚህን አራቱን አያቶቹ ደግሞ እንደዚሁ በጾታ ለያይተን ብናያቸው እንግዲህ ሁለቱም በጾታ ሁለቱ ወንድ በጾታ ደግሞ ሁለቱ ሴት ይሆናሉ ማለት ነው። ስለዚህ በጾታ ሁለት ሴት ሁለት ወንድ የሆኑ ለአንድ ለአንድ ሰው ማለት ነው ሁለት ሁለት ሴት አያት ሁለት ወንድ አያቶች ይኖሩታል ማለት ነው። ስለዚህ መቼም ቢሆን እንግዲ አያት ስንል ምንድነው? የወላጆቻችን ወላጆች በመሆናቸው እነዚህ ደግሞ በእናትና በአባት እንደዚህ ነጣጥለን ስናያቸው ሁለት ሁለት ይኖሩናል ማለት ነው። ምንድን ይባላል እንግዲህ የዝምድና ትስስራችንን በመካከል ወላጆቻችን ብቻ በመኖራቸው እንጂ እነሱ ከልጆች ከወላ አያት ከምንላቸው ጋር ቀጥታ ግንኙነት ነው። ያለን በመካከላችን ያለው ክፍተት የኛ ወላጆች ብቻ ናቸው በመካከል ላይ ያለ። አንድ ደረጃ ከአንድ ደረጃ በኋላ የምናገኛቸው የሰው ልጅ የዘር ሀረግ ትስስር። ትስስሩ እጅግ በጣም ቅርብ ነው ማለት ነው። ምክንያቱም ለምን ቅርብ አልኩትኝ? በመካከል አንድ ወላጆቻችን ብቻ ስላሉ ከዚያ ቀጥለው የሚገኙት እነዚሁ አያቶቻችን ስለሆነ ማለት ነው። ስለዚህ እንደውም ምን ይባላል ልጆች ብዙ ጊዜ ምንድነው ወላጆች አያቶች ማለት ነው። የልጅ ልጆቻቸውን ያሳድጋሉ እና የልጅ ልጆቻቸውን ሲያሳድጉ። በጣም አቅብጠው ነው የሚያሳድጓቸው። በቃ ምን ጎደለብህ ምን በቃ ከመጠጥ ከምግብ ከልብስ ሁሉን ነገር አሟልተው ስለሚያሳድጉን። ምን ይባላል? ያያት ልጅ ያያት ልጅ ቀበጢና ይባላል። ያያት ልጅ ቀበጢና ያ ማለት ምን ያክል? አቅብጠው ወይም ደግሞ ምን ያህል አሽመርውረው እንደሚያሳድጉን ነው። አያቶቻችን እና በዚህ አጋጣሚ እንግዲህ እንደው ለሁላችንም ቢሆን ማለት ነው። ለአያቶቻችን ትልቅ ክብር ይድረሳቸው ማለት እፈልጋለሁኝ። እንግዲህ በዚህ ልክ አያውቶቻችን እኛን ተንከባክበው ስላሳደጉን ማለት ነው። እና በዚህ አጋጣሚ እንግዲህ ምንድነው አያት ማለት ምን ማለት ነው? ለአንድ ሰው ስንት አያት ይኖሩታል? በጾታ ስንት ስንት ለስንት ሊሆን ይችላል? ሬሾ በሚለው ሁሉ ስናየው አንድ ለአንድ ናቸው እኩል ናቸው ማለት ነው። በጾታ አንፃርም ስናየው ሁለት ለሁለት

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ እንደተለመደው ሰላም እግዚአብሔር ትልቅ ዋጋ አለውና ሰላም እንዴት አደራችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለመጠይቁን እንደሚከተለው በማንበብ ለቃለ መጠይቁ። የመልስ ትንታኔ ወይም ማብራሪያ የምንሰጥ ይሆናል ማለት ነው ወደ ቃል መጠይቁ እንሄዳለን። ስራ ይላል። ስራ ሲል ምናልባትም አንድም በስም ደረጃ ቃሉ የተቀመጠ ሊሆን ይችላል ሁለትም። በትዕዛዛዊ አንቀጽ የተገለጸ የተሟላ ሙሉ አረፍተ ነገር መሆን ይችላል ማለት ነው። ስራ የሚለውን ቃል እንዲሁ ስናየው ስለዚህ አውዶች ማለት ነው። ማለትም አንቀጽ ሲሆንና ማለትም ማሰሪያ አንቀጽ ወይም ደግሞ የተሟላ ትእዛዛዊ አረፍተ ነገር። ሆኖ ሲመጣና እንደዚሁም ስራ የሚለውን ስም ሆኖ ሲመጣ የተለያዩ አረፍተ ነገሮችን በመስራት እንግዲህ ትርጓሜ ማለት ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። ከዚያ በፊት ግን ስራ የሚለውን እንዲሁ ትርጉሙን ስናየው ምን ማለት ነው? ሰው እንግዲህ ተወልዶ እስከ ህልፈተ ህይወቱ ድረስ። በህይወቱ ብዙ የሚፈልጋቸው ነገሮች ይኖራሉ እነዚህን የሚፈልጋቸውን ነገሮች ሁሉ ለማሟላት የግዴታ። ይሄ ሰው ምን ማድረግ አለበት ማለት ነው ስራ መስራት አለበት ማለት ነው። ስለዚህ ስራ የማይሰራ ሰው ማለት ነው በቃ የእለት ተእለት ፍላጎቱን ማሟላት አይችልም ማለት ነው። እና እንግዲህ ሁላችንም ብንሆን ማለት ነው። የሚገጥመንን ችግር ሁሉ በቀላሉ እያስወገድን ለመሄድ እንደገናም የእለት ገቢያችንን እንዲጨምርልን እንደዚሁም ደግሞ ኢኮኖሚካሊም የተሻለ ደረጃ ላይ እንድንኖር የገቢ መጠናችንን ለመጨመር የግዴታ ስራን መስራት አለብን ወይም ደግሞ ስራ እንድንሰራ በራሱ ተፈጥሮ ያስገድደናል ማለት ነው። ምክንያቱም ስራ የማይሰራ ሰው በቃ እሱ ችጋረኛ ነው እሱ ሌባ ነው። የማይሰራ ሌባ ነው በቃ በአጭሩ ማለት ነው። ምክንያቱም የግዴታ በህይወት እስካለ ድረስ ሚበላው ነገር ያስፈልገዋል የሚለብሰው ነገር ያስፈልገዋል የእራሴ የሚለው ሀብት ንብረት ያስፈልገዋል የእራሴ የሚለው ቤት ያስፈልገዋል ስለዚህ ይህን ሁሉ ለፍላጎቱን ለማሟላት ማለት ነው የግዴታ ይህ ሰው ስራ መስራት አለበት። ስራ ካልሰራ እነዚህን ነገሮች ሁሉ ማግኘት ስለማይችል ማሟላት ስለማይችል ማለት ነው። ስለዚህ እነዚህን ፍላጎቶች ሁሉ ለማሟላት አንድ ሰው እንግዲህ በሚችለው አቅሙ ልክ ስራን መስራት አለበት ማለት ነው። ስለዚህ ሁላችንም ብንሆን እንግዲህ ስራን የምንሰራው ምንድነው? የተለያዩ ፍላጎቶቻችን አሉ እነዚያን ፍላጎት ፍላጎቶቻችንን ስራ ስንሰራ የገቢ ምንጭ ስለሚኖረን በዚያ የገቢ ምንጭ ደግሞ እነዚህን ፍላጎቶቻችንን እየገዛን በቃ ማሟላት እንድንችል ስለሚያግዘን ስለሚረዳን ማለት ነው። ስለዚህ ስራ ምንድን ነው እንደውም ብዙ ጊዜ ስራ ክቡር ነው ይባላል። ማለት ለስራ ምን ያክል ዋጋ መስጠት እንዳለብን እንግዲህ በተለይ ይሄ የአማራው ብሄረሰብ በስነ አእምሮ ወይም ደግሞ በማይንድ ሴት አፑ እጅግ በጣም ምጡቅ ነው ይባላልና። ስልጡን ነው ይባላል እና እያንዳንዱን እንግዲህ ስራውን በስነ ቃላት ወይም በአባባል እየገለጸው ነው የሚሄድ ማለት። እንግዲህ ለክብር ለሚገባው ክብር እንደሚባለው ሁሉ ስራ እንግዲህ ስራ ያልሰራ ሰው መላ ነው መላ ነው። ያ መላ ነው መላ ነው ያጣ ሰው ሌባ ነው ይባላል ይሄ ማለት ማለት ነው። ስራ የማይሰራ ድሃ የሆነ ሰው ያለው አማራጭ መስረቅ ነው። ስርቆት ነው ስለዚህ ሰርቆ ከመዋረድ ደግሞ ሰርቶ መክበር እጅግ በጣም ትልቅ ጸጋ ነውና። ሁላችንም ብንሆን እንግዲህ የሰው ሀብት ከመመኘት ስራ በመስራት ራሳችንን እናስከብር ራሳችንን እናበልጽግ ራሳችንን እናሳድግ እላለሁ በዚህ አጋጣሚ ማለት ነው። ስለዚህ ስራ የሚለው ምናልባትም ስም ይሆናል እንደዚሁም እንደተላለፊነቱ ማሰሪያ አንቀጽም ይሆናል ብዬ ካልኳቸው ሁለት ሀሳቦች ሁለት ምሳሌዎችን ልስጥና በእነዚያ ላይ እንግዲህ ማብራሪያ አድርጌ ሀሳቤን የምጨርስ ይሆናል ማለት ነው። ስለዚህ ስራ ክቡር ነው ብዬ ስል አሁን ይሄ ስራ ክቡር ነው ብዬ አረፍተ ነገር ብመሰርት በዚህ አረፍተ ነገር ላይ። ስራ የሚለው እንግዲህ ስም ሆኖ ነው የመጣ ያ ማለት ምን ማለት ነው? ስራ ምንድነው ክቡር ነው። ስራ አይናቅም ስራ ክቡር ነው ስል። አሁን ስራ የሚለው እዚህ ጋር በዚህ አረፍተ ነገር ላይ የአረፍተ ነገሩ ባለቤት ወይም ስም ነው ማለት ነው። ለምሳሌ በሌላ መልኩ ደግሞ አንቀጽ ሆኖ ሲመጣ። አንተ ሰው የገቢ መጠንህን ለማሳደግ የግዴታ የትኛውንም አይነት ስራ ስራ ብዬ ነው ዋና ስራ ስለው አሁን የትኛውንም አይነት እንቅስቃሴ በማድረግ ስራ ስራ ብዬ ስለው ስራ እንዲሰራ እያዘዝኩት ነው ማለት ነው። ስለዚህ ስራ እያልኩት ነው እያዘዙት ነው ስራ እንዲሰራ። የገቢ ምንጭ የሚያስገኝ የትኛውንም አይነት ስራ እንዲሰራ እያዘዝኩት ወይም ደግሞ እየጋበዝኩት ነው ማለት ነው። ስለዚህ በዚህ አረፍተ ነገር ምንድን ነው? ሰውየውን ስራ እያልኩት ነው እያዘዝኩት ነው እና ትእዛዛዊ የሆነ አረፍተ ነገር መሆን ይችላል ማለት ነው። ስለዚህ ስራ የሚለው እንግዲህ አንድም ስም ይሆናል ሁለትም ማሰሪያ አንገጽ ይሆናል በሁለቱም አውድ መግባት የሚችል ቃል ነው

እሺ አመሰግናለሁ እንግዲህ በመጀመሪያ ሰላም እንዴት አደራችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ እሰጣለሁ ቃለመጠይቁ ምንድነው የሚለው ነጭ ይላል። ነጭ ስንል ምን ማለታችን ነው ነጭ የምን ምሳሌ ነው። እንደዚሁም ነጭ ደግሞ ምንድነው የሚለውንና ሌሎቹንም እንግዲህ የተለያዩ ጥያቄዎችን እያነሳሁኝ የተለያዩ ማብራሪያዎችን የምሰጥ ይሆናል ማለት ነው። በዚህ ርዕስ ላይ ስለዚህ አሁን ወደ ማብራሪያው። እንግዲህ ነጭ በመጀመሪያ ደረጃ የቀለም አይነት ነው መስራች የሆነ ቀለም ነው ማለትም እንግዲህ እሱ የመጀመሪያ መስራች ቀለም ከመሆኑ አንፃር መስራች ቀለም እንለዋለን። ስለዚህ ነጭ ደግሞ ስም ገላጭ የሆነ ነው ማለት ነው። በአረፍተ ነገር ውስጥ ሲገባ መቼም ቢሆን ማለት ነው። በአረፍተ ነገር ውስጥ የሚኖረው መዋቅር የስም ገላጭ ሆኖ መምጣት ነው ማለት ነው። ስለዚህ ነጭ እንግዲህ በሌላ መልኩ ደግሞ የምን ምሳሌ ነው ቢባል እንግዲህ ነጭ ነጭ የሚለውን ቃል በቀላሉ በመረዳት ምንድነው የሰላም ምልክት መሆኑን እንግዲህ በዚህ በቀላሉ መረዳት እንችላለን። ለምሳሌ ሰርግ ላይ አሁን ነጫጭ ልብስ ነው ታዲያ ሰው ወደ ሰርግ ቤት ሲሄድ ነጭ ልብስ ነው ለብሰው የሚሄዱ ማለት ይሄ ንጽህናን ሰላምን መረጋጋትን ፍቅርን ደስታን የሚያመለክት ቃል ነው ማለት ነው። ነጭ እንግዲህ ምናልባት የተለዩ ማህበረሰቦች ከዚህ በተቃራኒ እንዲረዱት ይችሉ ይሆናል ዙሮ ግን እንደ ሀገራችን ነጭ ሲባል ነጭ ማለት ነጭ መልበስ ማለት ምን ማለት ነው? አንድም ሰላምን አንድም ደግሞ ደስታን ሁለትም ደግሞ እንግዲህ ጥሩ ነገር እንደ አጠቃላይ አሁን ነጭ የሚለው ቀለም ብዙ ነገሮችን ነው የሚያየው እውነትን እንደዚሁም ደግሞ ብርሃንን አሁን ነጭ ሲሆን ብርሃንን ነገር ነው የሚያሳየን ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ ከመቃብር ሲነሳ ነጭ ልብስ ለብሶ ነበር ይላል ነጭ ሆኖ ነው የታየ ይላል። ስለዚህ ነጭ የብርሃን የተስፋ እንደዚሁም ደግሞ በቃ የሰላም የደስታ ምልክት ይሆናል ማለት ነው። እና ነጭ እንግዲህ ቀለም ነው የቀለም አይነቱም ልክ እንደ ወተት ጽድት ያለ ንጹህ ነው። እንደ በረዶ በቃ ጽድት ያለ ነው ነጭ ስንል ስለዚህ ነጭ ደግሞ በቀላሉ በቆሻሻ የቆሻ በቆሻሻ እንትን በቆሻሻ እጅግ በጣም ሲበዛ ሴንሲቲቭ ነው። ስለዚህ ነጭ ልብስ ስንል አሁን ለምሳሌ ነጭ ልብስ የምንለብስባቸው ራሳቸውን የቻሉ ሰአቶች አሉ ያ ማለት ምን ማለት ነው? እንግዲህ በተለይ ብሄራዊ በዓላት ሲሆኑ የሃይማ ሃማኖታዊ በዓላት ሲሆኑ በእነ እነዚህን በዓላት እንግዲህ ለማክበር እንደው እንደ አጠቃላይ ማህበረሰቡ ማለት ነው። የክት የሆነ ልብሱን ነጭ ልብሱን ነው ለብሶ የሚታደመው ያ ማለት ምን ማለት ነው እንግዲህ? ነጭ ከሚለው ጋር በተያያዘ ማህበረሰቡ ምን ያህል ሳይኮሎጂካሊ ያው በቃ እንደሚ መረዳት እንደሚቻል ነው ያ ማለት ነጭ። የሰላም የፍቅር የደስታ የጤንነት እንደዚሁም ደግሞ በቃ የእርስ በእርስ መተሳሰር መፋቀርን የሚያመለክት ቀለም ገላጭ ቃል ነው ማለት ነው። ስለዚህ ነጭ የሚለውን ለምሳሌ እንግዲህ በተለያዩ አረፍተ ነገሮችም እየመሰረትን ብናየው ለምሳሌ የአለሙ ጥርስ እንደ በረዶ ነጭ ነው። ብዬ ብል እንግዲህ ምን ያህል ጽድት ያለ እንደሆነና ተበረዶ ጋር አብሮ የሚነጻጸር መሆኑን ነው ነጭ ከመሆኑም በላይ እንደ በረዶ የሚነጻጸር ከበረዶ ጋር የሚነጻጸር መሆኑን ለማጠየቅ ይገለጻል ማለት ነው። ወይም በሌላ መልኩ ደግሞ አመታዊ የዘመን መለወጫ በዓልን እንደ ሀገራችን እንደ ኢትዮጵያ ነጫጭ ልብሶችን ነጭ ልብስ ነው ለብሰን የምናከብረው ወይም ደግሞ እለቱን ነጭ ልብስ በመልበስ በደስታ በሳቅ በጨዋታ በፈገግታ በቃ ደስ ብሎን ሁላችንም በዓሉን እናሳልፋለን ማለት ነው። ስለዚህ በየትኛውም አረፍተ ነገር ይገለጽ ነጭ የሚለው ስም ገላጭ የሆነ መልእክቱ ወይም ደግሞ ትርጉሙ ምን ማለት ነው? ከቀለም አይነት ሆኖ ነገር ግን ነጭ ስንል ተስፋን ደስታን እንደዚሁም ደግሞ ብርሃንን የሚያጠ ወይም የሚያመለክት በቃ ምርጥ የሆነ ቃል ነው ማለት ነው። ስለዚህ ሁላችንም እንግዲህ አመታዊ በዓላት ሲመጡ ማለት ነው ቅድም በገለጹት መልክ። ይህን የባህል ልብስ የባህል ልብስ ሲባል ብዙ ጊዜ በቀለማቸው እጅግ በጣም እንደ በረዶ ጽዱ የሆኑ ንጹህ ናቸው። ስለዚህ እነዚህ እንደነዚህ አይነት ልብሶችን በመልበስ ለበዓሉ ድምቀት በመሆን በዓሉን በደስታ በፈገግታ በሳቅ በጨዋታ እንድናሳልፍ በዚህ አጋጣሚ ያው መልእክቴን አስተላልፋለሁ ማለት ነው። እና ሁላችንም ቢሆን እንግዲህ አመታዊ ባዕላት ሲመጡ ለዚያ በዓል የሚሆን እያልነ ልዩ ልዩ እንግዲህ የባህል አልባሳትን እያዘጋጀን በንጽህና ንጹህ ቦታ ላይ እንደምናስቀምጥ ይታወቃል።

እሺ አመሰግናለሁ እንግዲህ እንደተለመደው ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ ሰላምታ ድምፄን እያሰማሁ ማለት ነው። የተጠየቁትን ቃለመጠየቅ ድምጽ አሰምቼ አነብና ለቃለ መጠየቁ የመልስ ትንታኔ የምሰጥ ይሆናል። አሁን ወደ ቃለ መጠየቁ እናዳለን ግራ ይላል። እንግዲህ ግራ የሚለው ቃል ምን ማለት ነው? በሚለውና እንደዚሁም ደግሞ ግራ እግር ግራ እጅ ግራኝ ሰው ግራኝ አህመድ እንደምንለው ሁሉ። ግራ እንግዲህ ከምን አንፃር እንደሆነ ግራ የሚባል እሱ ላይ ጠበቅ ያለ ወይም ደግሞ ጥልቅ የሆነ ትንታኔ የምሰጥ ይሆናል። ወደ ትንታኔያችን አሁን እንግዲህ ግራ ስንል በመጀመሪያ ደረጃ። አቅጣጫን ነው የሚያመለክተን ያ ማለት ደግሞ ግራ በግራ ጎን በቀይ ጎን እንደምንለው ሁሉ በግራ ጎን በግራ አቅጣጫ አቅጣጫን ነው ማለት የሆነ የነገሮችን መገኛ ነው የሚያመላክት ማለት ነው። ለምሳሌ እንግዲህ እናታችን ሄዋን። ከአዳም የግራ ጎን ግራ ጎኑ ላይ ነው ተፈጠረች የሚባለው እና ለዚያም በተለይ እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ እምነት መሰረት ማለት ነው። ከግራ ጎኑ ከአዳም ከግራ ጎኑ የተፈጠረች እናታችን ሄዋን ማለት ነው። ስለሷ እንግዲህ ብዙ ለማስተማር ፈልጌ ሳይሆን ግራ የሚለውን እንደው በዚሁ አጋጣሚ ማብራራት ስላለብኝ ነው። ከግራ ጎኑ የተፈጠረች በመሆኗ ከ በቃ እንድትወደድ እንድትፈቀር አድርጓታል ይላል አንድም የአጥንቱ ክፍአይ ናትና። ነገር ግን ግራ ስንል አሁንም ምን ማለታችን ነው? በሀሳብ ደረጃ አሁን ግራ ስንል በቃ የማይመስል ወይም ደግሞ ሀሳበ ጠማማ ማለት ነው። ግራ አሁን ለምሳሌ አየለ እኮ እንደው የሚያመጣው ሀሳብ ሁሉ ግራ ነው ብንል ምንድነው? ሀሳቡ የቅቡልነት የሌለው ሀሳበ ጠማማ ወይም ደግሞ የሚያይበት ነገሮችን የሚተነትንበት ወይም የሚያይበት ወይም ነገሮችን የሚረዳበት እይጣታው። ጠማማ ነው ትክክል አይደለም ወይም ደግሞ አንድን ስራ ለመስራት የሚከተለው መንገድ ትክክለኛ መንገድ አይደለም ውጤታማ የሚያደርግ ሳይሆን አክሳሪ የሆነ መንገድ ነው የሚከተል ለማለት ነው። ግራ ነው ማለት። አሁን ለምሳሌ እንደው ከሰው ጋር የመግባባት ባህሪ የሌለው ሰው። እንዲሁ ደግሞ ዝም ብሎ በቃ የሚያነሳቸው ሀሳቦች ራሱ ከእውነታው አለም የራቁና ቅቡልነት በማህበረሰቡ ዘንዳ ቅቡልነት የሌላቸው ሀሳቦችን የሚያንፀባርቅ ሰው ምን ይባላል ግራ ነው እሱ እኮ ግራ ነው። እሱ ይባላል ያ ማለት ምን ማለት ነው? መፍትሄ ሰጪ አይደለም መፍትሄ አያመጣም እንደውም ከመፍትሄ ይልቅ ችግር ፈጣሪ ነው እንደማለት ነው። እንግዲህ ግራ ሲባል ማለት ነው ችግር ፈጣሪ ማለት ነው። በሌላ መልኩም እንግዲህ ግራኝ ይባላል ግራ ወይም ግራኝ እንላለን ምሳሌ አሁን አለም እኮ ግራኝ ነው ስንል ወይም ግራ ነው ስንል ምን ማለታችን ነው? እኛ ብዙዎቻችን የሰው ልጆች ማለት ነው ቀኝ እጆቻችንን እንደፈለግነው ቀኝ እጃችንን የትኛውንም አይነት ስራ ስንሰራ የምንጠቀመው ቀኝ እጃችንን ነው። ስለዚህ በቀኝ እጃችን ተጠቅመን ስራ ስንሰራ አንድም ውጤታ ማን እንሆናለን ሁለትም ደግሞ ስራውን በአጭር ጊዜ ውስጥ እና በተሻለ ጥራት አድርገን እንሰራለን። ግራችን ደግሞ እንግዲህ ግራ እጃችንን ደግሞ እንደ ቀኝ እጃችን አድርገን አንጠቀመውም ያ ማለት ምን ማለት ነው? ስራን ስንሰራ ግራ እጃችን አይመቸንም ማለት ነው። ስራን ለመስራት አይመቸንም ማለት ነው። እና ከዚህ በተለየ ግን እንደው ከሺህ አንድ ሰው ከመቶ አንድ ሰው ሊሆን ይችላል። ምን አይነት ሰው አለ ማለት ነው? ግራ እጁን ልክ እንደ ቀኝ እጁ የሚጠቀምበት ነገር ግን ቀኝ እጁን ደግሞ ልክ እንደ ግራ እጁ የማይመቸው ይሆናል ማለት ነው። ነገር ግን በተቃራኒው በቃ ከሚታወቀው በተቃራኒ በሆነ መልክ ማለት ነው። እና እነዚህ አይነት ሰዎች ምን ይባላሉ ማለት ነው? ግራኝ ይባላሉ ግራ ናቸው እነሱ እኮ ግራ ናቸው ይባላል። እና ግራ ሲባል አንድም ግራ እጁን ልክ እንደ ቀኝ እጃችን እኛ ሁሉን ስራ ስንሰራ ቀኝ እጃችንን እንደም እንደሚቀናን ወይም ደግሞ በተቀላጠፈው ሁኔታ ስራን ለመስራት ቀኝ እጃችንን እንደምንጠቀመው ሁሉ እንደነዚህ ደግሞ በተፈጥሮ ነው ይባላል። ብዙ ጊዜ እንግዲህ በዘር ሀረግ ነው የሚተላለፈው ይባላል። ዙሮ ግራ እጃቸውን የሚጠቀሙ አንዳንድ እንግዲህ ከሺህ አንድ ሰው አለ ማለት ነው። እና ያ ሰው ምንድነው? ግራ ነው ይባላል። ግን ይህንን ሰው ግን ቅድም ከገለጽኩት አውድ በተለየ መልኩ በሀሳቡ ጠማማ ነው ማለት አይደለም። ስራውን ስራ ሲሰራ ግን ግራ እጁን ልክ እንደ ቀኝ እጁ አድርጎ ይጠቀማል ለማለት ነው። እንጂ ሀሳብ ጠማማ ነው ወይም ደግሞ ቅቡልነት የሌለው ሀሳብ ያንፀባርቃል ማለት አይደለም። ስለዚህ ግራ የሚለው በተለያየ አውድ የተለያየ ትርጉም ይዞ ይመጣል ማለት ነው። ግራኝ አየለ እኮ ግራኝ ነው ስል በቀኝ ግራ እጁን ልክ እንደ ቀኝ እጃችን አድርጎ መጠቀም ይችላል። ስራን ሲሰራ ለማለት የተገለጸ ሀሳብ ነው ማለት ነው።

እሺ አመሰግናለሁ እንግዲህ ከምንበል ሰላም ከሁሉም ይበልጣልና ሰላም እንዴት አላችሁ በማለት። የተከበረ የሰላምታ ድምፄን አሰምቼ የተጠየቁትን ቃለ መጠይቅ ወይ ድምጽ አሰምቼ በማንበብ ለቃለ መጠይቁ የመልስ ማብራሪያ የምትሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን ሀሙስ ይላል ሀሙስ ስንል ምን ማለታችን ነው? ሀሙስስ ከሌሎች እለታት የት በምን ይለያል? በሚልና ሌሎችንም ጥያቄዎች እያነሳው ማለት ነው። በእነዚህ ጥያቄዎች ላይ ማብራሪያ የሚሰጥ ይሆናል አሁን ወደ ማብራሪያው እንሄዳለን። እንግዲህ ሀሙስ ስንል እንደሚታወቀው። ማንነው? እንግዲህ እኛ ዛሬ የምንጠቀምበት የቀን አቆጣጠራችን በመጀመሪያ ደረጃ በሰከንድ ከዚያም በደቂቃ በሰአት አልፎ በቀናት ይሄዳል ማለት ነው። ቀናትን አሳልፈን ከዚያም ወራትንና አመታትን እንቆጥራለን ማለት ነው። ስለዚህ ሀሙስ የሚለውም ከሰባቱ እለታት አንዱ እለት ነው ማለት ነው። ማለትም የጊዜ የሃያ አራት ሰዓት ፍጆታ ያለው ወይም ደግሞ 24 ሰዓት ጊዜ የሚሸፍን አንድ እለት ይሆናል ማለት ነው። እና። ሀሙስ እንግዲህ ከአርብ በፊት የምናገኘው ወይም ደግሞ ከረቡ በኋላ የሚመጣ እለት ነው ማለት ነው። ይሄ ማለት ምን ማለት ነው? በሀሙስ ማነው በአርብና በረቡ መካከል የሚገኝ እለት ይሆናል። ይሄም እለት እለት ስያሜው ማን ይባላል? ማለት ነው ሀሙስ ይባላል ማለት ነው። እና። ሀሙስ እንግዲህ ከሰባቱ እለታት አንዱ እለት ይሆንና። በዚህ በአርብና በረቡዕ መካከል የሚውል ሆኖ። እንግዲህ ሀሙስ በተለያየ አካባቢ የተለየ ስሜት ይኖረዋል። ለየሰው ለምሳሌ ምንድነው? አንዳንድ ሰዎች እያንዳንዱን ሰባቱን እለት ሁሉ በራሳቸው ኮድ የሚከፋፍሉበት አጋጣሚ አለ። ያ ማለት ማለት ነው። እኔ ሀሙስ ሀሙስ ክፍሌ አይደለም ሀሙስ ሀሙስ ክፍሌ ነው። አርብ አርብ ክፍሌ አይደለም ረቡዕ ረቡዕ ክፍሌ አይደለም የሚሉና ሌሎቹንም አይነት ጥንታኔ የሚሰጡ ሰዎች አሉ። ያ ማለት ምንድነው? እንግዲህ ምናልባትም ረቡዕ ረቡዕ ስራ እንግዲህ ወጣው የነገው እስኪመች ድረስ ማለት ነው። ምናልባት በስራቸው ውጤታማ ላይሆኑ ይችላሉ። ስለዚህ የሚሰሩት ስራ ሁሉ ይበላሽባቸው ይችላል በዚህ አጋጣሚ ምን ይሉታል ማለት ነው? ይሄ እለት ክፍሌ አይደለም ይላሉ ማለት ነው። ግን እንደ አጠቃላይ ብዙሃኑ ህዝብ ማለት ነው። ሀሙስን በተለየ ሁኔታ ይወደዋል በተለይ በዚህ ባማረው ብሄረሰብ ያለ ህዝብ ማለት ነው። ሀሙስን በተለየ ከሁሉም እለታት ሀሙስ በቃ ደስ የሚል ቀን ነው። እና እንደውም ምን ይሉታል? ሁሉም እንግዲህ እንደ አጠቃላይ ማህበረሰቡ ሀሙስ ሀሙስን በጣም ስለሚወደው ምን ይላል? ሀሙስ የቀን ቅዱስ ይሉታል ማለት ነው። ማለት ከእለታቱ ሁሉ ሀሙስ የተለየና ደስ የሚል ስሜት የሚሰጥ ነው ለማለት ነው። ምናልባትም እንግዲህ እንድ አይነት ስያሜ የሰጡት አንድም ስራ ሁሉም በየስራቸው የተሻለ ውጤታማ ሆነው ስለሚውሉ በዚህ እለት ሊሆን ይችላል። ሁለቱም ምናልባት እንግዲህ የጾም ቀን ስላልሆነ በሁለቱ ረቡዕና አርብ የጾም እለታት ናቸው በእነዚህ በጾም እለታት መካከል ውስጥ እንግዲህ የሚገኝ በመሆኑና ምናልባትም ለሰው ልጅ ምቾት ስለሚሰጥ ሊሆን ይችላል። ዞሮ ምክንያቱ ይሄ ነው ባይባልም እንኳን ነገር ግን ሀሙስን ከሁሉም ከሰባቱ ሁለታት በተለየ መልኩ ማለት ነው። ሀሙስ የቀን ቅዱስ በማለት እንግዲህ ሐሙስን የተለየ ክብርና የተለየ እይታ እንደሚሰጡት በዚህ በዚህ ስነ ቃል ራሱን ማረጋገጥ ይቻላል ማለት ነው። እና ሀሙስ እውነትም የቀን ቅዱስ እኔም ቢሆን ማለት ነው። ሁሌ የስራ ስራዎችን እንግዲህ የትኛውም ስራ ቦታ ላይ ስሰራ በተለይ ሀሙስ ሀሙስ ሁሌ በስራዬ ውጤታማ ሁኜ የምውልበት ነው። ለምን እንደሆነ? እንግዲህ ምክንያቱ ያን ያህል ግልጽ ላይሆን ይችላል። ነገር ግን። ሀሙስ ሀሙስ ሁላችንም ማለት ነው። ነጋዴውን በንግዱ እንደዚሁም አርሶ አደርም በእርሻው ተማሪውን በትምህርቱ ሀሙስን በቃ ደስ ብሎት የሚያሳልፈው እለትና ከዚህም አልቆ ተርፎ ሀሙስ የቀን ቅዱስ እስከማለት ድረስ የሚደርሱለት ከሰባቱ እለታት ለየት ያለ እለተ ሀሙስ ነው ማለት ነው። ስለዚህ ሀሙስን ምናልባት ይሄ በእኛ አካባቢ ነው በዚህ ልክ እንግዲህ ክብር የሚሰጠው ምናልባትም ሌሎች አካባቢዎች ሀሙስ እንግዲህ የብዙሃኑ ተደብሮ የሚሆንበት እለትም ሊሆን ይችላል ያንን እንግዲህ ምንም እውቅና የለንም። ዙሮ ዙሮ እንደ አካባቢያችን እንደ አካባቢያችን ግን ሀሙስ የቀን ቅዱስ በማለት ከሁሉም ሰባቱ እለታት ሀሙስን በተለየ ሁኔታ በዚህ ልክ እንደሚወዱት መግለጽ እፈልጋለሁ ማለት ነው። ስለዚህ ይህንንም እንዲያከብሩት ካደረገባቸው ምክንያቶች እለታ ሀሙስ በዋናነት ማለት ነው። ሁሉም እንግዲህ ሁሉም ሰራተኛው ሁሉም ህዝብ ማለት ነው በየተሰማራበት የስራ መስክ ምናልባት ውጤታማ ሆኖ ስለሚሆን

እሺ አመሰግናለሁ እንግዲህ ከምንም በፊት ማለት ነው ሰላም የእግዚአብሔር ለሁላችንም አስፈላጊና ትልቅ ዋጋ ያለው ነውና። ሰላም እንዴት አላችሁ በማለት የተከበረ የሰላምታ ድምፄን እያሰመሁ ቃለ መጠይቁን በድምጽ አነብና። ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ ይሰጣል ማለት ነው ወደ ቃለ መጠይቃችን። ቤተሰብ ይላል እንግዲህ ቤተሰብ ማለት ምን ማለት ነው? በአንድ ቤተሰብ ውስጥ ስንት? ምን ምን ሰው ሊኖር ይችላል በቤተሰብ ውስጥ ያሉ ቤተሰቦችስ? ምን ምን ሀላፊነት ይኖራቸዋል እና እንደዚሁም ደግሞ። በአንድ የአንድ ለአንድ ቤተሰብ መፈጠር። ዋና መሰረታዊ ዩኒቱ ወይም አሃዱ ምንድነው? በሚሉ በእነዚህ ዋና ዋና ጥያቄዎች ላይ ያተኮሩ ትንታኔዎችን ወይም ማብራሪያዎችን እሰጣለሁ ማለት ነው። ወደ ትንታኔው እንሄዳለን። እንግዲህ ቤተሰብ ሲባል በአጠቃላይ ማለት ነው። በአንድ ቤት ውስጥ የሚኖሩ እንግዲህ ቤት አባላት በአንድ ቤት ውስጥ የሚኖሩ የሰዎች ስብስብ ወይም አባላት ናቸው ማለት ነው። ምናልባትም እንግዲህ የዚያ ቤት ውስጥ ተቀጥራ እንግዲህ የልጆችን ንጽህና የምታስጠብቅ ወይም እንጀራ ለመጋገር ምግብ ለማብሰል ተቀጥራ የገባች ልጅ ትሆናለች። አሁን እሷ ልጅም እንግዲህ በዚያ ቤት ውስጥ ስተምትኖር ድረስ አንድ የቤተሰቡ አባል ናት ማለት ነው። ከዚያ ውጭ እናት አባት እህት ወንድም እያለ እንደዚሁ በዘር በዘር ሀረግ ትስስር ያለው ሊሆን ይችላል። ወይም ደግሞ ከዘር ሀረግ ትስስር ውጪ የሆነ ምክንያቱም በተለያዩ አጋጣሚዎች ወደ እዚያ ቤት ገብተው አብረው የመኖር እድሉ ተፈጥሮ ስለሚገኝ ማለት ነው። በአጠቃላይ እንግዲህ በአንድ ቤት ውስጥ የሚኖሩ በጋብቻም ይሁን ወይም በዘር ሀረግ ወይም ደግሞ በስራ አጋጣሚ በአንድ ላይ ተገናኝተው አንድ ቤት ውስጥ የሚኖሩ የሰዎች ስብስብ። ምን ይባላል ማለት ነው? ቤተሰብ ይባላል ማለት ነው። ስለዚህ ቤተሰብ እንደዚህ ከሆነ ቤተሰብ ለመመስረቱ ዋና ዋና የቤተሰብ አሃድ የሚባለው ደግሞ ምንድነው ማለት ነው? ጋብቻ ይሆናል ማለት ነው። ይህም በዋናነት እንግዲህ ጋብቻ ምንድነው? አንድ በጾታ ሴት የሆነችና ወንድ የሆኑ በጾታ የተለያዩ ሰዎች በፍቅር ይተሳሰቡና በፍቅር ተፋቅረው ምንድነው ጋብቻ ይመሰርታሉ ስለዚህ ጋብቻ ከመሰረቱ ጊዜ ጀምሮ ማለት ነው። ሁለቱ በአንድ ላይ አንድ ላይ አንድ ቤት ላይ። ይኖራሉ ስለዚህ በአንድ ላይ በፍቅር ሲኖሩ ማለት ነው እንግዲህ የግብረ ስጋት ግንኙነት ስለሚያደርጉ። እንግዲህ በሚያደርጉት የፍቅር ግንኙነት ማለት ነው። ልጅ መውለድ ይጀምራሉ ማለት ነው። ስለዚህ የቤተሰብ መሰረቱ ወይም ምንጩ ምን ይሆናል ማለት ነው? ጋብቻ ስርዓተ ጋብቻ ይሆናል ማለት ነው። ከስርአት ከስርዓተ ጋብቻ። ቀጥሎ ምን ይመጣል ልጅ ይመጣል። ልጄ ልጅ እያለ እንግዲህ በዚያ ቤት ውስጥ የሚኖሩ ሰዎች ጠቅላላ ስብስብ ይመጣል ማለት ነው። ስለዚህ ቤተሰብ በአጠቃላይ መሰረቱ ምንድነው ማለት ነው? ቅዱስ የሆነ ጋብቻ ይሆናል። ከዚህ ጋብቻ በኋላ ልጆች እንግዲህ ይከተላሉ እነዚያ ልጆች በአጠቃላይ ባልና ሚስት እናትና አባት ማለት ነው። እንደዚሁም እነዚህ የተፈጠሩ ፍጡራን ልጆች ሆነው በአንድ ላይ በአጠቃላይ ቤተሰብ ይባላሉ ወይም ቤተሰብ ይሆናሉ ማለት ነው። ስለዚህ ቤተሰብ በሚለው ላይ ያለኝ ሀሳብ ይሄ ይሆንና ከዛ በኋላ ደግሞ ምናልባትም እንግዲህ እነዚህ የተለያዩ የእድሜ ደረጃ ላይ ያሉ በአንድ ቤት ውስጥ የሚኖሩ ሰዎች። እንግዲህ ቤቱን እንደ አንድ እንደ አንድ አላማ እንደ አንድ ልብ አሳቢ እንደ አንድ ሳንባ። እንደ አንድ ልብ ተናጋሪ እንደ አንድ ልብ አሳቢ የሚባል አባባል አለ በዚያ ልክ ምንድነው? ሁሉም የቤተሰቡ አባላት ማለት ነው። ቤቱን በጥራትና እንደዚሁም ደግሞ ለቤቱ አስፈላጊ የሆነውን ነገር ሁሉ በማድረግ የተለያየ ሀላፊነት ይኖራቸዋል ማለት ነው። እንግዲህ እነዚህ ሰዎች ያ ማለት ምን ማለት ነው? ከህፃን እስከ ወላጅ ድረስ ማለት ነው ራሱን የቻለ የቻለ ሀላፊነት ይኖራቸዋል። ስለዚህ ቤቱን ሰላማዊና ደህንነት የተሞላበት ቤተሰብ ለመመስረት እነዚህ ከህፃን ጀምሮ እስከ ትልቅ ያሉ ሰዎች የራሳቸውን የቻለ የተለያዩ ሀላፊነቶች ይኖራሉ ማለት ነው። ስለዚህ በዋናነት አባት እንግዲህ ወይም ወላጅ ማለት ነው። ቤተሰቡን የማስተዳደር ትልቅ ሀላፊነት አለበት ማለት ነው ያ ማለት ምንድነው? በቀን ሊሆን ይችላል ወይም ደግሞ በወር ሊሆን ይችላል የሚያስፈልገውን ነገር እንግዲህ ከሚሰራው ስራ በሚያገኘው ደሞዝ አማካኝነት ወይም ደግሞ በጉልበቱም የሚሰራ ከሆነ። በጉልበቱ ሰርቶ ከሚያገኘው ገንዘብ ምን ያደርጋል ማለት ነው? ለቤት የሚያስፈልገውን ነገር ሁሉ ገዝቶ በማቅረብ ትልቁን ሀላፊነት ወይም ትልቁን ሚና የሚጫወተው አባት ይሆናል ማለት ነው። እንዲሁም በከፊልም እናት ትሆናለች ማለት ነው። ከዚያ ልክ እንግዲህ ሀላፊነቱ የሀላፊነት ደረጃው ከትለ ከአባት ጀምሮ ወደ እናት ከዚያ ደግሞ ወደ ታላቅ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በፊት ሰላመ እግዚአብሔር ትልቅ ዋጋ አለውና ሰላም እንዴት አላችሁ በማለት። የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመው ቃለመጠየቁን በድምጽ አሰምቼ አነብና ለቃለመጠይቁ ማብራሪያ ወይም ትንታኔ እሰጣለሁ። ወደ ቃለመጠይቃችን ሆድ ይላል እንግዲህ ሆድ ማለት ምን ማለት ነው? እንደዚሁም ከሆዴ ጋር መሆድ እንግዲህ የተለያ ከተለያዩ የሰውነት ክፍሎቻችን አንዱ ነው ሆድ የምንለው ስለዚህ ሆድ ደግሞ አንዱ የሰውነት ክፍላችን ከመሆኑ አንፃር በሆድ እሆድ ላይ የሚይ እንግዲህ የተለያዩ የሰውነት ክፍሎቻችን ራሳቸውን የቻለ የቻለ የስራ ሀላፊነት አላቸው። ስለዚህ ሆድም እንግዲህ አንድ ሰው ጤናማ ሆኖ እንዲኖር ወይም ደግሞ ጤናማ የተስተካከለ ቁመና አለው የሚባል ሰው እንግዲህ ከሰውነት ክፍሎቹ አንዱ ሆዱ ሲሆን ይሄ ሆዱ ምን አይነት ተግባራትን ያከናውናል። ወይም ይፈጽማል በሚሉ እና ሌሎቹንም ጥያቄዎች እያነሳው ማለት ነው በእነሱ ላይ እንግዲህ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ወደ ማብራሪያው እንሂድ። ሆድ ይላል እንግዲህ ሆድ በዋናነት ማለት ነው ምንድንነው? ጨንጓራችንን የሚያመለክት ጨጓራ የሚባለውን የሰውነት ክፍል የሚያመለክት ስም ነው ማለት ነው። ያ ማለት እንግዲህ ምግብ በእጃችን ቆርሰነ በጥርሳችን አድቀነ በምላሳችን አገላብጠን በጥርሳችን ካላምን በኋላ በጉሮሮ አድርጎ የት ነው የሚሄደው? በዋናነት ሄዶ የሚቀመጥበት ወይም ደግሞ ኬሚካል ሪአክሽን የሚካሄድበት ቦታ እንደ አጠቃላይ ምን ይባላል ሆድ ይባላል ማለት ነው። ያ ማለት ደግሞ ጨጓራ ማለት ነው በሌላ አነጋገር የሆዳችን ጨጓራ ክፍል ምግቡን ተሸክሞ ለብዙ ጊዜ ልመት እንዲካሄድበት የመጨረሻ ልመት እንዲካሄድበት የሚየ ሚደረግበት ቦታ ሆድ ይባላል ማለት ነው። ስለዚህ ሆድ ስንል እንደ አጠቃላይ ከፊት ለፊታችን ያለው የሰውነት ክፍላችን ነው። እንደዚሁ ደግሞ በተቃራኒ ከሆድ በተቃራኒ ያለው የሰውነት ክፍላችን ደግሞ ጀርባ። እንደውም ብዙ ጊዜ እንግዲህ ሁለት ተቃራኒ ነገሮችን አጉልቶ ለማሳየት ሲባል ሰዎቹ የተለያዩ ስነ ቃሎችን ይናገራሉ። እና ከእነዚያም ውስጥ አንዱ ሆድ እና ጀርባ ይላሉ ለምሳሌ የአበበ አና የባለቤቱ የአለሚቱ ነገር እኮ ሆድና ጀርባ ተኋሁነዋል ይባላል ይሄ ማለት ፍጹም በተቃራኒ አቅጣጫ ነው። እያሰቡ ያለ ያ ማለት በሀሳብ አልተመጣጠኑም። ስለዚህ እነሱ ከሚጠ ከመጠፋፋታቸው በፊት እንደውም ቢለያዩ ይሻላል ወደሚለው ትልቅ አመክንዮ የሚያደርስ ቃል ነው። እና ሆድ ሲባል የጀርባ ተቃራኒ ማለትም እንግዲህ ፊት ለፊታችን ላይ ያለው የሰውነት ክፍላችን ማለት በፊት ለፊታችን በቀጥታ የሚታየው የሰውነት ክፍላችን ምን ይባላል ማለት ነው። ሆድ ይባላል። ይሄ ሆድ ደግሞ እንግዲህ ምግብ በምላስ ተገላብጦ በጥርስ ልሞ በጉሮሮ አማካኝነት ይደርሰውና ከዚያ በኋላ ይሄ የደረሰው ምግብ በራሱ ከራሱ በሚያመነጨው ሃይድሮክሎሪክ አሲድ እና እንደዚሁም በተፈጥሮ ራሱ ጨንጓራ በሚያደርገው የመኮማተርና የመዘርጋት ሂደት ውስጥ ምግብ እንዲልም የሚያደርገው አንዱ የሰውነት ክፍላችን ይሆናል ማለት ነው። እና ሆድ እንግዲህ ምን ሆድ ምን ይባላል እንደውም ብዙ ጊዜ አልፎ አልፎ። ሆድ ማለት አንድ ቀን ተመርጎ የማይታለፍ ትልቅ በቃ ሁልጊዜ አስቸጋሪ የሆነ ተሰጥኦ ነው ይላሉ ያ ማለት ምን ማለት ነው? ሆዳችን በየጊዜው ምግብ አምጡ አምጡ እንደሚለን ማለት ነው። እንደውም ምንድን ይላሉ? ይሄ ሞልቶ አይመርጉሽ ይላሉ ሞልቶ አይመርጉሽ ማለት። አንድ ጊዜ እንደሞላ የሚቆይ አይደለም በየጊዜው በየሰዓቱም የምግብ ፍላጎትን የሚጠይቅና ምግብ በየሰአቱ እንዲደርሰው የሚጠይቅ የሰውነት ክፍል ነው ማለት ነው። ስለዚህ አንድ ጊዜ እስከሞ እስከቻልን በልተነ ከዚያ በኋላ ጸጥ ብሎ የሚቆይ ነገር አይደለምና። ሆድ ሞልቶ ምንድንነው? ሆድ ሞልቶ አይመርጉሽ ነው። ይላሉ ሰዎች እንግዲህ ታላላቅ አባቶች በተለይ እንግዲህ በተለይ በስነ ቃላት እንግዲህ በጣም እውቅና ያላቸው አባቶች ምን ይላሉ? ሆድ ሞልቶ አይመርጉሽ እኮ ነው ይላሉ። ያ ማለት ምን ያክል እንግዲህ አሁን በልተን አሁን ተመልሶ እንደሚርበን ለመግለጽ ሲፈልጉ ማለት ነው። እና በዚህ ልክ ነው እንግዲህ ሆድ ዋና ተግባሩ ጨጓራን ተሸክሞ ጨጓራን እና የተለያዩ ምግቦችን እንግዲህ በጨንጓራው አማካኝነት ተሸክሞ የሚ ይዞ የሚጠብቀው የሰውነት ክፍላችን ምን ይባላል ማለት ነው ሆድ ይባላል ማለት ነው። ሆድና ጀርባ ሆነዋል። አለሚቱና አለሚቱና ባለቤቷ እኮ ሆድና ጀርባ ሆነዋል። ማለት ፍጹም ተቃራኒ አስተሳሰብ ና ላይ ናቸው ያሉ ተጣልተዋል አይስማሙም በሚነገረው ነገር ሁሉ እሱን በራሱ አቅጣጫ እሷም በራሱ አቅጣጫ ምንም ተስማምተው ተናበው ስራ መስራት አይችሉም። ስለዚህ ሊጠፋፉ ስለሚችሉ እንደውም ቢታ ቢለያዩ ይሻላል የሚል አንድምታ ያለው ቃል ነው ማለት ነው። ሆድ ሲባል እንግዲህ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ቃለ መጠይቁን በድምጽ ሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ወደ መብራርያው። ፖሊስ ደዉል ይላል። ፖሊስ ደውል እንግዲህ ፖሊስ ብሎ ደውል እያለ ትእዛዝ እየሰጠ ነው። እንደዚህ ሳይሆን ወደ ፖሊስ ደውል ተብሎ ቢነገር ግን ቃሉ እጅግ በጣም የተሟላለት አረፍተ ነገር እና ትርጉም ያለው ይሆናል ማለት ነው። ፖሊስ ደውል ግን ትርጉም ያን ያህል ትርጉም የለውም ማለት ፖሊሱን እንዲደውል ትእዛዝ እየሰጠነው ነው። ነገር ግን ፖሊሱ ሳይሆን መደወል ያለበት ወደ ፖሊሱ ነው የሚደወልለት ምክንያቱም። ወደ ፖሊስ ደውል ነው መሆን ያለበት ስለዚህ ወደ ፖሊስ ደውል ማለት ምን ማለት ነው ብለን ስንል? እንግዲህ ሰዎቹ ምናልባትም ያልታሰበ ክስተት ወይም ደግሞ ያልታሰበ ጥፋት። ወይም ደግሞ የሆነ አደጋ ሊደርስ ይችላል እንግዲህ አደጋው ምናልባትም ሰው ሰራሽ ሊሆን ይችላል። ብዙ ጊዜ ሰው ሰራሽ አደጋዎች ሲከሰቱ እንደዚሁም ደግሞ ተፈጥሮአዊ የሆኑ አደጋዎችም ሲከሰቱ ማለት ነው። ምንድነው? በመጀመሪያ ደረጃ እውቅና እንዲኖረው የመንግስት አካል ማለት ነው። በተለይ ፈጥኖ በመድረስ እንግዲህ በተፈጠረው ችግር ሀላፊነት ወስዶ ያንን ችግር ለማረጋጋት እንግዲህ ትልቁንና ሀላፊነት የተሰጠው ለፖሊስ ነውና። ብዙ ጊዜ የሆነ በስካርም ሊሆን ይችላሉ የትኛውም ቦታ ላይ ምናልባት ሰዎች ሊጣሉ ይችላሉ። እንደዚሁ መኪና ሊጋጭ ይችላል መኪና ከመኪና ጋርም ሊጋጭ ይችላል። ብቻ የትኛውም አይነት ወንጀል ሲፈጸም ወይም ደግሞ የትኛውም አይነት ክስተት ሲፈጠር ማለት ነው። በመጀመሪያ ደረጃ ምንድነው? የፖሊስ እውቅና እንዲኖር ወደ ፖሊስ ደውል ይባላል ያ ማለት ምንድነው? ፖሊስ ጋር እንግዲህ መረጃውን ለፖሊስ ለማድረስ ማለት ነው። መረጃ የደረሰው ፖሊስ ደግሞ በቀጥታ ምንድነው የሚያደርገው? አስፈላጊውን ነገር ሁሉ ያደርግና በዚያ ችግሩ በተከሰተበት ወይም ደግሞ ይሄ ችግር በተፈጸመበት አካባቢ በቀጥታ በፍጥነት ቶሎ በመምጣት ሙሉ ትጥቁን ታጥቆ በመምጣት። እንግዲህ አንድም ወንጀል የፈጸመውን አካል በቀጥታ ቁጥጥር ስር ለማዋል ትልቅ አስተዋጽኦ ያደርጋል። በሌላ መልኩም እንግዲህ ችግሩ ሳይባባስ ማለት ነው። ችግሩን እዚያው እንጭጩን እዚያው ወዲያውኑ አፍኖ እንጭጩን ለማጨናገፍ ችግሩ ከመስፋፋቱ በፊት እዚያው አፍኖ ለማስቀረት። ትልቁን ሚና የሚጫወተው እንግዲህ በዚህ በኩል። ትልቅ ሀላፊነት የተሰጠው የፖሊስ አካል ስለሆነ። ብዙ ጊዜ ምንድነው? የሚባል ማለት ነው ችግር በተፈጠረ ቁጥር ወደ ፖሊስ ደውል ይባላል ማለት ነው እና። እንግዲህ ዘጠና ፐርሰንቱ የእያንዳንዳችን የደህንነት ደህንነታችን የሚጠበቀው ወይም ደግሞ ደህንነታችንን መሰረት አድርገን የምንጥለው ምን ላይ ነው ማለት ነው? ከፈጣሪ በታች በፖሊስ ላይ ነው ማለት ነው። ስለዚህ ፖሊስ ደግሞ የሰላም ምሳሌ ነው ማለት ነው ማለት ፖሊስ ካለ ችግር የለም ፖሊስ ከባተበት አካባቢ ሁሉ። ሁከት አይፈጠርም ፖሊስ ባለበት አካባቢ ሁሉ። የትኛውም አይነት ችግር እንኳን ቢፈጠር እንግዲህ ችግሩን እንደ ችግርነት ይቀበሉና ወዲያውኑ እንግዲህ አስፈላጊውን መፍትሄ ወይም ደግሞ አስፈላጊ የሚባለውን እርምጃ ሁሉ በመውሰድ። ችግር ሰው ሰው ላይ እንደዚሁም ሀብት ንብረት ላይ ወይም ደግሞ በተለያየ ቁስ አካላት ላይ ችግር እንዳይፈጠር ወድያውኑ ለመቆጣጠር። ያስችላል ማለት ነው። ስለዚህ ብዙ ጊዜ ችግሮቹ ተፈጥሮአዊ የሚሆኑ ሰው ሰራሽ ችግሮች እንግዲህ በሚከሰቱበት ጊዜ። በሚከሰቱበት አካባቢ ማለት ነው። ሰዎቹ ምንድነው ማለት ነው የመጀመሪያ እርምጃቸው ምንድነው? ይሄ ወንጀል ለመፈጸሙ ወይም ደግሞ ይሄ ክስተት ለመከሰቱ መረጃውን በመጀመሪያ ደረጃ ለፖሊስ ማሳወቅ ነው ከዚያ በኋላ ይሄን መረጃ ደግሞ ፖሊስ እንደሰማ ለሚመለከተውን አካል ይይዝና እና በቀጥታ ቦታው ላይ በመገኘት አስፈላጊውን የእርምት እርምጃ በመውሰድ ማለት ነው። በአካባቢው ሰላም የሰፈነ ጸጥታ የሰፈነበት አካባቢ እንዲሆን እጅግ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው። ይሄም ማለት እንደ ወንጀል አይነቱ ይለያይ እንጂ ምናልባትም ሙሉ ትጥቅ ታጥቆ ሊሆን ይችላል። አልያም ደግሞ በቃ በህግና በመመሪያ ብቻ። በቃል ብቻ በቃል የቃል አስተምሮ ብቻ በመስጠት እንግዲህ አስፈላጊውን እርምት ወንጀል በፈጸመው አካል ላይ በመስጠት። ምን ይሆናል ማለት ነው? መፍትሄ ማምጣት ይችላል ማለት ነው። ስለዚህ ፖሊስ ማለት ነው። የሰላም የመፍትሄ እንደዚሁም ደግሞ የፍቅር ተምሳሌት ነው ማለት ነው። የፖሊስ ስራው ሁሌም ቢሆን እንግዲህ ከተበደሉት ጎን በመቆም በዳይን በመክሰስ እና እንደ ህግ በማቅረብ። ሀገሪቱ የተረጋጋች ሰላሟ የሰፈነባት በቃ ተመራጭ ሀገር እንድትሆን ትልቁን ሚና የሚጫወተው ፖሊስ ይሆናል ማለት ነው። እና ፖሊስ እንግዲህ በዚህ አጋጣሚ ስራችሁ እጅግ በጣም ድንቅና የሚከበር ነውና በስራችሁ በርቱ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር እጅግ በጣም ወሳኝነት አለውና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን በድምጽ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። ቃለ መጠይቁ ምን? ይላል አዲስ ይላል። አዲስ ማለት ምን ማለት ነው? እንግዲህ አዲስ ስንል በዋናነት ማለት ነው። ያልተለመደ ያልታወቀ ወይም ደግሞ ከዚህ በፊት ታይቶ ወይም ደግሞ አይተነው ወይም ደግሞ ሰርተነው ወይም ደግሞ በቃ ተገንዝበነው የማናውቅ ነገር ማለት ነው። እንግዲህ አዲስ ስንል ወይም ደግሞ ከብዙ ጊዜ በኋላ አንዴ የሚመጣ ነገር ሊሆን ይችላል ማለት ነው። እና ለምሳሌ አዲስ ስንል አዲስ ልብስ አዲስ አመት አዲስ ፍቅር እያለ እንግዲህ የተለያዩ ነገሮችን ልንገርጽ እንችላለን እና አዲስ ስንል በዋናነት ምንድነው ንጹህ የሆነ ነገር። ማለትም ያልታወቀ ያልተለመደ እንደዚሁም ሙሉ ማለት በቃ ገና ለመጀመሪያ ጊዜ የሚታይ ኦሪጅናል እንደማለት ነው። ማለት አዲስ በዚህ ልክ ነው እንግዲህ ሀሳብ ልንረዳው የምንችል ማለት ነው። ለምሳሌ አዲሱን ልብሴ አዲሱ ልብሴ ብል ለምሳሌ አዲስ ልብስ ዛሬ ወደ ገበያ እጄ አዲስ ልብስ ገዝቼ መጣሁ ብል። እንግዲህ ምንድነው ልብሱ ምንድነው ማለት ነው? አዲስ ነው አልተለመደም ከዚህ ቀደም ገዝቼው አለበት አልለበስኩትም ማለት ነው። ያልተለበሰ ገና አዲስ እንደተመረተ ማለት ነው። ስለዚህ አዲስ ስንል ገና እንደመጣ እንደተፈጠረ ወይም ደግሞ ኦሪጅናል ማለት ነው። ስለዚህ አዲስ በተለያየ መልኩ ሊገለጽ ይችላል። ለምሳሌ ልብስ ምንድነው አዲስ ልብስ ስል ልብሱ ከዚህ በፊት ያልተለበሰና ሰዎቹ ለብሰውት የማያውቁት ገና አዲስ ምርት ነው ማለት ነው። አዲስ አመት ስልም እንደዚሁ እንግዲህ ተብዙ ጊዜ በኋላ አንድ ጊዜ የሚመጣ ከአመት አንድ ጊዜ የሚገኝ አንድ እለት ይሆናል ማት ነው። እና አዲስ ምንድነው? አመት እና አዲስ የሚለውን እንዲሁ ስናየው ማለት ነው። በቋንቋው ሰዋሰዋዊ ዘይ ወይም ደግሞ የአረፍተ ነገር መዋቅር ውስጥ የሚኖረው ሚና ወይም ደግሞ አገልግሎት ምንድነው? ማለት ነው ገላጭ ይሆናል ማለት ነው። ይሄም የስም ገላጭ ስምን ነው አጉልቶ የሚያሳይ ወይም ደግሞ የስምን ምንነት ነው አንጸባርቆ በደንብ ግልጽ አድርጎ የሚያቀርበው ማለት ነው። ለምሳሌ አዲስ ምንድን አዲስ ልብስ አዲስ ቤት አዲስ መንገድ አዲስ ሹራብ አዲስ አመት እያልና የትኛውንም አይነት ቃል ብንደረድር ማለት ነው አዲስ የሚለው ሁሉንም ቢሆን ስማቸውን ነው የሚገልጻቸው ማለት ነው እና እዚያ ነው የስም ገላጭ ነው ያልኩትኝ ማለት ነው። እና እንግዲህ ሀዲስ ስንል ትርጉሙም ያልተለመደ ያልታወቀ ወይም ደግሞ ኦሪጅናል የሆነ ወይም ደግሞ ከዚህ በፊት ለብዙ ጊዜ አይተነው እንደገና ደግሞ ተመልሶ የሚመጣም ሊሆን ይችላል ለአዲስ አመት እንዳልነው ሁሉ ማለት ነው። ስለዚህ እዚህ አዲስ ጫማ ለምሳሌ ጫማዬ ስላረጀብኝ ነገ ገበያ በመሄድ አዲስ ጫማ ገዝቼ መምጣት አለብኝ ብል እንግዲህ አዲስ ምንድነው አዲስ ጫማ ነው ጫማው የዚህ አረፍተ ነገር ባለቤት ስም ነው። ስለዚህ አዲስ የሚለው ደግሞ ጫማ የጫማውን ባህሪ ነው እየነገረኝ አለ አዲስ መሆኑን ማለት ነው። ስለዚህ አዲስ የሚለው ጫማ የሚለውን ስም ባህሪ ገልጾ ስለሚያሳይ የስም ገላጭ ይሆናል ማለት ነው። በዚህ አረፍተ ነገር ወይም ደግሞ እንግዲህ ምንድነው? የኛ አዲስ ዘመን የኛ አዲስ ዘመን መጀመሪያ አዲስ ዘመን የምንይዘው መስከረም ላይ ነው። ብንል እዚህ ላይም አዲስ ምንድን ዘመን ነው ያለው። ስለዚህ ዘመን የሚለውን ስም ስለሚገልጽ በዚህም ህግ ማለት ነው። የስም ገላጭ ይሆናል ማለት ነው። እና አዲስ ቤት እኛ እኮ ቤታችንን የአሮጌውን ቤት ሽጠና አዲስ ቤት ገዛን ብል። አዲስ ቤት ገዛሁ ብዬ ብል ምንድነው? አዲስ ምንድነው? ቤት ቤት የሚለው ደግሞ በዚህ አረፍተ ነገር ምንድነው የአረፍተ ነገሩ ባለቤት ወይም ስም ነው ማለት ነው። ስለዚህ ቤቱ ምን ሊመስል እንደሚችል የስሙን ባህሪ ማለት ነው አዲስ ብሎ በመግለጽ የቤትም ባህሪ በዚህ ልክ በመግለጽ ማለት ነው። የስም ገላጭ ሆኖ የገባ ማለት ነው። ይሄ አረፍተ ነገር ስለዚህ ሀዲስ ስንል ያልተለመደ ገና የተመረጠ አዲስ ምርት የሆነ ሰዎችን የማያውቁት በቃ እንደዛ ማለት ነው። ስለዚህ አዲስ በሚለው ቃል ላይ ያለኝ አጠቃላይ ትንታኔ ይህን ይመስላል። ምናልባት አንድ ተጨማሪ አረፍተ ነገር ብመሰርት ጥሩ ይመስለኛል እዚያሽ ላይ ማብራሪያ ሰጥቼ ሰአቴን እጨርሳለሁ ማለት ነው። ለምሳሌ አዲስ ሹራብ አዲስ አዲስ ሰው ነው ይባላል አሁን ለምሳሌ ያ ሰውዬ ማነው? ብዬ ብል የማላውቀው ሰው ነው። እንግዲህ ለሀገሩ ባዳ ለወንዙ እንግዳ የሆነ ሰው ነው። ስለዚህ አዲስ ሰው ነው ይለኛል ማለት ነው። ያ ማለት ምን ማለት ነው? አይቼው የማላውቀው ሰው ነው። ከሩቅ ቦታ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ የተከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምሰጥ የምሰጥ ይሆናል ማለት ነው ወደ ቃለ መጠይቃችን እንሄዳለን። ባል ይላል እንግዲህ ባል ሲል በዓል አይደለም እንግዲህ በዓል እና በዓል ይለያያል። ማለት አይኖ የአይኖ አራቦ አ በ በና በባና በል መካከል ሲገኝ አመታዊ በዓል አመታዊ በዓላትን ለማጠየቅ የተገለጸ ነው። ነገር ግን በዓል ብቻ ተብሎ ሲጻፍ ደግሞ በተለየ መልኩ ምን ማለት ነው? ሚስት የሚለው ቃል ተቃራኒ ይሆናል ማለት ነው። ስለዚህ ባልና ሚስት ባልና ሚስት ምን ይባላል? ከአንድ ወንዝ ይቀዳል ይባላል ምን ማለት ነው? ባልና ወንዝ ባልና ሚስት ከአንድ ወንዝ ይቀዳል ማለት። ምን ማለት ነው? ስንል እንግዲህ ባልም ሆነች ሚስት በባህሪያቸው ተመሳሳይ በፀባያቸው ተመሳሳይ ማለትም አንድ እንደ አንድ ልብ ነው። የሚያስቡ እንደ እንደ አንድ ልብ አሳቢ እንደ አንድ ልብ ተናጋሪ ይባላል። እና ምንድነው? እንደ በቃ ሀሳባቸውም ውሎአቸውም አሰራራቸውም ሁሉ ነገራቸው በቃ ወጥ የሆነ አንድ ናቸው ለማለት ነው። እና ምንድነው? በዓል ሲባል እንግዲህ የሚስት ተቃራኒ ይሆናል ማለት ነው። በጾታ ወንድ የሆነ ለሆነች ሴት ባል የሆነ አካል ማለት ነው። ወይም ደግሞ የትዳር አጋር ምን ይባላል ማለት ነው። ባል ይባላል ለአንድ ሴት የለአንድ ሴት ማለት ነው። የትዳር አጋሯ ወይም ደግሞ የትዳር ረዳቷ ወይም አጋዧ ምን ይባላል ማለት ነው። ባል ይባላል ስለዚህ አንድ ሴት ባለትዳር ናት የሚባል ባል ካላት ነው። ስለዚህ ባሏ ለእሷ ምኗ ነው ማለት ነው። የትዳር አጋሯ ወይም የትዳር አጋዥዋ ወይም ደግሞ የልጆቿ አባት ይሆናል ማለት ነው። ስለዚህ ባል ሲባል የአንድ ሴት የልጆቿ አባት ይሆናል ማለት ነው። ምናልባትም ልጅ ካልወለድን ልጅ ሊወልዱ ላይወልዱ ይችላሉ ዙሮ ዙሮ ግን በጋብቻ በጤናማ በሆነ የጋብቻ ስርዓት ፕሮግራም እንግዲህ ባልና ሚስት ተብለው ፀሀይ አውቋ ሰው አውቋቸው ፀሀይ ሙቋቸው ስርዓተ ጋብቻ ከፈጸሙ በኋላ ማለት ነው። ሴቷ ለወንዱ ሚስት ስትሆን ወንዱ ደግሞ ለሴቷ ምን ይሆናል ማለት ነው? ልድ ይሆናታል ማለት ነው። እና ባል ስንል እንግዲህ በጾታ ወንድ የሆነ ተሴቷ ጋራ በየፍቅር ግንኙነት የሚፈጥርና በሚያደርጉት የፍቅር ግንኙነት ደግሞ እንግዲህ ቤተሰብ የሚመሰርቱ። ከአንድም ሁለት ሶስት ልጆችን የሚወልዱ የነዚያ የልጆች አባት ማን ይባላል ማለት ነው። ለሴትየዋ ለሴትየዋ ምን ይሆናል ባል ሲሆን ለልጆች ደግሞ አባት ይሆናል ማለት ነው። እና ባል ስንል እንግዲህ የሴትየዋ የሚስቲት ባል ይሆናል ሚስት በጾታ ሴት የሆነችዋ ሚስት ስትባል በጾታ ወንድ የሆነው ደግሞ ባል ይባላል በአንድ ላይ አብረው በጋብቻ የተሳሰሩ ሰዎች ግንኙነት ማለት ነው። ስለዚህ እንግዲህ ባል ሲባል እንዲሁ ዝም ሙሉ በቀላሉ የሚገኝ አይደለምና በተለይ እንግዲህ ሴቶች ማለት ነው ባሎቻችሁን እያስቀየማችሁ በባል ላይ ባል እየደረባችሁ ባሎቻችሁን የምታስቀይሙ አላችሁ። በተቃራኒውም እንደዚሁ ወንዶችም ብትሆኑ ማለት ነው በሚስቶቻችሁ ላይ ሚስት እየደረባችሁ ሚስቶቻችሁን የምታስቀይሙ ሰዎች አላችሁ። እና እንደው በዚህ አጋጣሚ ሴትም ሚስትም ለባሏ ባልም ለሚስቱ በቃ ታማኝ በመሆን ማለት ነው። ትዳራችሁን ንጹህ የሆነ ትዳር መስርታችሁ ፈጣሪ የመረቃቸው ልጆች እንድትወልዱ በዚህ አጋጣሚ ትልቅ ምክንያት እሰጣለሁ ማለት ነው። እና ምን ማለት ነው ሁላችንም ለትዳራችን ታማኝ በመሆን ለስራችን ለቤተሰባችን ታማኝ ሆነን ጥሩ ቤተሰብ በመመስረት ራሳችንን ይኸው በዚህ ልክ እናክብር እናስከብር ራሱን ያላከበረ ራሱን ያላከበረ ሰው ሌላ ሰው እንዲያከብረው መጠበቅ የለበትም። ምክንያቱም እንደ እንስሳት ከዚያና ከዚህ የሚል ባል በቃ በባህሪው ራሱ በሰው ዘንድ የተናቀ የተጠላ የተንቋሸሸ ነው የሚሆነው እና። ብዙ ጊዜ ወንዶችም ሆነ ሴቶች ለሚስት ወንዶች ለሚስቶቻችን ሴቶች ደግሞ ለባሎቻችሁ ታማኝ በመሆን ንጹህ ትዳር እንድትመሩ በዚህ አጋጣሚ እኔም መልካም ምኞቴን እገልጻለሁ ማለት ነው። ምናልባትም እንግዲህ ይሄንን አውዲዮ የምታዳምጡ ሰዎች ካላችሁ እንግዲህ በባል ላይ ባል ባለመደረብ በሚስት ላይ ሚስት ባለመደረብ አንድ ለአንድ ብቻ ጸንታችሁ በመኖር። አንድም የመንግስተ ሰማያትን ክብር ለመውረስ ሁለትም ደግሞ ለሚስቶቻችን ለባሎቻችን ታማኝ በመሆን በምድርም በሰማይም ጸጋን እንድናገኝ ፈጣሪ ይርዳን እላለሁ። በዚህ አጋጣሚ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ እንደተለመደው ሰላም እንዴት አላችሁ በማለት የተከበረ ሰላመ እግዚአብሔርን በመመኘት ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቃችን እንሄዳለን። ቀይ ሽንኩርት ይላል። እንግዲህ ሽንኩርት የሚለው ራሱ ስም ነው ቀይ ሲጨመርበት ደግሞ እንግዲህ መልኩ የሽንኩርቱ መልክ ምን ሊመስል እንደሚችል በቀላሉ ማስረዳት የሚገልጽ ወይም ደግሞ የስም ገላጭ ነው ማለት ነው። ቀይ የሚለው ቃል ወይም ቀለምን የሚገልጽ የአንድን ስም ቀለም የሚገልጽ ስም ገላጭ ይሆናል ማለት ነው። እና ቀይ ሽንኩርት ስንል እንግዲህ ብዙ ጊዜ ማለት ነው በዋናነት ምግብን ለማጣፈጥ እንግዲህ ያውቁታል በተለይ በዋናነት ማለት ነው። የትኛውንም አይነት ምግብ ሲሰሩ ወጥ ማለት ነው የትኛውንም አይነት የምግብ ወጥ ሲሰሩ ሽንኩርትን ይጠቀማሉ በተለይ ቀይ ሽንኩርት ሳይደረግበት የሚሰራ ወጥ ምንም አይነት ወጥ የለም። ስለዚህ ቀይ ሽንኩርት ደግሞ በዋናነት እንግዲህ ምግብን ለማጣፈጥ የሚያገለግል ነው ማለት ነው። እንደሌሎቹ የሽንኩርት አይነቶች እንግዲህ ቀይ ሽንኩርትም አፈር ውስጥ የሚያኩር ስለሆነ አኩላች አኩላች ተክል ነው ማለት ነው። ያ ማለት ምን ማለት ነው? ምግቡን የሚያዘጋጀው ከመሬት ውስጥ ራሱን በአፈር አልብሶ ነው ማለት ነው። እና ተቆፍሮ ነው የሚወጣ ቀይ ሽንቁርት ማለት ነው። ከአፈር ውስጥ ተቆፍሮ የሚወጣ የተክል አይነት ነው ማለት ነው። እና በዋናነት እንግዲህ ይሄ ቀይ ሽንኩርት ማለት ነው እጅግ በጣም ዘርፈ ብዙ ጠቀሜታ አለው። ምግብን ማጣፈጥ ብቻ ሳይሆን አላማው እንግዲህ በዋናነት ምግብን ማጣፈጥ ይሁን። ከዚያ በተጨማሪ ደግሞ ለተለያዩ በሽታዎች እንደው መንስኤ ማነው የመፍትሄ መፍትሄ ነው ተብሎ ይታሰባል። ለምሳሌ ሳይነስ የሚባል በሽታ ወይም ደግሞ አስም የሚባልን በሽታ እንግዲህ ቀይ ሽንኩርት በተደጋጋሚ በመጠቀም ይህንን ሳይነስ የሚባል በሽታ መከላከል ይቻላል። ይላል ሳይንሱ ከዚህም በተጨማሪ እንግዲህ ይሄን ቀይ ሽንኩርት ማለት ነው። እንደዚሁ በትልልቁ ክትፍ ክትፍ አድርገን ስንበላው ጉንፋን ይዞን ከሆነ በጣም በተለየ ስሜት ያስነጥስና ጉንፋኑ እንዲለቀን ያደርጋል ማለት ነው። ወይም ደግሞ እንግዲህ ደረታችን ላይ እንደዚሁ ጉሮሮችን ላይ ንቅ ንቅ የሚል እንደማፈን የሚያደርገንን ስሜት ሙሉ በሙሉ በጥሶ ይጥለዋል ማለት ነው። እና በዚህ በኩል ትልቅ አስተዋጽኦ ያደርጋል ቀይ ሽንኩርት ማለት ነው። ከዚህ በተጨማሪም እንግዲህ እንደ ዝንጀብል እና ሌሎችም አይነት ቅመሞች ጋር እየተዘ አብሮ እየተቀላቀለ ማለት ነው። በተለያዩ አይነት የባህል መድኃኒቶች አገልግሎት እንደሚውል እንግዲህ የተለያዩ መረጃዎች በየጊዜው ያሳውቃሉ ወይም ይገለጻል። ስለዚህ ሽንኩርት ማለት ነው ለብዙ አይነት በሽታዎች ትልቅ መፍትሄ ነው ማለት ነው። ወይም ደግሞ መፍትሄ ማነው? ለተለያዩ በሽታዎች መፍትሄ በመስጠት የሚታወቅ ልዩ መድሃኒት ፈዋሽ መድሃኒት ነው ማለት ነው። እና እንግዲህ ቀይ ሽንኩርት በአብዛኛው በኢትዮጵያ ይመረታል እንደዚሁ በዋጋውም በአንጻራዊነት ከሌሎቹ የምግብ አይነቶች ሁሉ እሱ የተሻለ ነው። ማለትም ኪሎውን ራሱ በአርባ ብር በሃያ ብር በአሥራ አምስት ብር ሁሉ እንደየወቅቱ ነው እንጂ በአሥራ አምስት ብር ሁሉ የሚገዛበት ወቅት አለ። አንድ ኪሎ አስራ አምስት ብር ስለዚህ በአንጻራዊነት ዋጋው እጅግ በጣም በአነስተኛ አነስተኛ ስለሆነ በቃ በተመጣጣኝ መልኩ መጠቀም እንደምንችል በዚሁ አጋጣሚ መግለጽ እፈልጋለሁ ማለት ነው። ስለዚህ ይሄ ቀይ ሽንኩርት እንግዲህ ወጥ ለመስራት ብቻ ሳይሆን የተለያዩ ቅመማ ቅመማትንም ለመቀመም በተለይ ጨው የጨው ድቁስ የበርበሬ ድቁስ ሲዘጋጅ ማለት ነው። ያለ ቀይ ሽንኮት በምንም ታምን ቢሆን ሊዘጋጅ አይችልም ስለዚህ ትልቁን ሚና የሚጫወተው እንግዲህ የበርበሬ ድቁስ ሲዘጋጅ ትልቁን ሚና የሚጫወተው ይሄ ቀይ ሽንኩርት የተባለው ፍራፍሬ ወይም ተክል ነው ማለት ነው። እና እንግዲህ ቀይ ሽንኩርት ልዩ ልዩ አገልግሎቶችን የሚሰጥ የምግብ አይነት ነው ማለት ነው። በቀጥታም እንመገበዋለን እንደዚሁም ደግሞ በተዘዋዋሪ ከሌሎች ምግቦች ጋር አብረን ቀላቅለን አብሰለንም እንጠቀመዋለን ማለት ነው። እና እንግዲህ ቀይ ሽንኩርት ብዙ ጊዜ በክረምት ላይ ነው የሚደርሰው በዋናነት ግን አሁን በተለይ ቴክኖሎጂው እንግዲህ እየሰለጠነ በመምጣቱ የበጋ ቀይ ሽኩርት ራሱ አለ ያ ማለት ምንድነው? ወንዞችን እየጠለፍና ቀይ ሽንኩርት እየተቀየ ያመረትነው በአመት ሶስት አራት ጊዜ ቀይ ሽንኩርት የሚመረትበት አጋጣሚ አለና በቀይ ሽንኩርት ምርት ኢትዮጵያ እንግዲህ ተቀደምት ሀገሮች ውስጥ አብራ ገብታ የምትጠቀስ ሀገር ናት ማለት ነው። ያ ማለት ምንድነው? ቀይ ሽንኩርትን በብዛት እንደምታመርት በዚህ ማረጋገጥ ይቻላል ማለት ነው። ከጤፍና ከስንዴ በማስቀጠል እንግዲህ ከጓሮ አትክልቶች ቀይ ሽንኩርት ትልቁን ቦታ ይይዛል ማለት ነው። በኢትዮጵያ ውስጥ አመሰግናለሁ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም አስፈላጊ ነውና። ሰላም እንዴት አላችሁ? እኔ ደህና ነኝ በጣም ደህና ነኝ ብዬ የተከበረ የሰላምታ ድምፄን። ካሰማው በኋላ ቃለመጠይቁን እንደሚከተለው በድምጽ አሰምቼ አነብና ለቃለመጠይቁ ትንታኔ ትንጣኔ የምሰጥ ይሆናል ማለት ነው ወደ ቃለመጠይቁ ማንበብ እንሄዳለን። እዚህ ይላል እንግዲህ እዚህ ማለት ምን ማለት ነው? እዚህ የሚለውን ቃልስ በአረፍተ ነገር ውስጥ የአረፍተ ነገር እየመሰረትን በዚህ አረፍተ ነገር ውስጥ ያለውን አገልግሎት ማለትም። በቋንቋው ሰዋ ሰዋዊ መዋቅር ምን አይነት መዋቅር ወይም ደግሞ አገልግሎት ወይም ደግሞ ምን አይነት ጠቀሜታ? እንደሚሰጥ እንግዲህ የተለያዩ ምሳሌዎችን እያነሳሁኝ በእነዚያ ምሳሌዎች ላይ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ትርጓሜው እንሄዳለን ማለት ነው እንግዲህ እዚህ ሲል። እዚህ ብሎ የሚናገረው ሰው ወይም የሚናገረው አካል ማለት ነው እሱ ካለበት አካባቢ እያለ ነው አካባቢውን ወይም ደግሞ የነገሮቹን መገኛ በእሱ በተናጋሪው ዙሪያ እንደሆኑ ለመግለጽ የምንጠቀምበት ቃል ነው ማለት ነው። ያ ማለትም አሁን ለምሳሌ እኔ ምንድነው? እዚህ ቁጭ ብዬ እዚህ ባደረሁበት ቦታ ላይ ለምሳሌ በስልክ ሊሆን ይችላል ወይም ደግሞ ሰው በስልክ ደውሎ ሊሆን ይችላል የሚጠይቀኝ ለምሳሌ ጠጠረጴዛው የት ነው ተብዬ ብትጠየቅ። እዚህ ነው ልል እችላለሁኝ ወይም ደግሞ እንግዲህ የኮምፒውተሩን የት አደረከው ብሎ ሰው ሊጠይቀኝ ይችላል። እንዲህ ኮምፒውተሩ እዚህ ነው ልል እችላለሁ እኛ ማለት እዚህ እኔ እኔ አካባቢ ላይ እንደሆነ ማለትም ቦታው አቅጣጫው ኮምፒውተሩ የተቀመጠበት እኔ ባለሁበት አካባቢ ለመሆኑ የሚያመላክት ቃል ነው ማለት ነው። እና እንግዲህ የዚህ ሲል አንደኛ ቦታን ነው የሚያመላክት ቦታ ቦታን ወይ ቦታን ግልጽ አድርጎ የሚያሳይ ቃል ነው። ከዚያ በኋላ ደግሞ ከዚህም በተጨማሪ ማለት ነው እዚህ የሚለው ምንድነው? ተውሳከ ግስ ነው ተውሳከ ግስ ስንል ምንድነው? ግስን የሚያጎላ የግስ ገላጭ ነው ማለት ነው። እንደው ይሄንን እነዚህን አሁን የተናገርኳቸውን ዋና ዋና ነጥቦች። የተለያዩ ምሳሌዎችን እያነሳሁኝ ወይም ደግሞ የተለያዩ አረፍተ ነገሮችን እየመሰረትኩ በእነዚያ አረፍተ ነገር ላይ እዚህ የሚለው ቃል አገባባዊ ትርጉሙንና። እንደዚሁም ደግሞ ምን አይነት መዋቅር እንዳለው በአረፍታ ነገር ላይ እዚያው በዚያ ላይ እንግዲህ ግልጽ እያረኩ የማስረዳ ይሆናል ወደ ምሳሌዎቹ እንሂድ። ለምሳሌ አበበ የሚባል ሰውዬ ልጅቱ እንግዲህ የተማረች ልጅ አለችው እሷ ይቺ ልጅ እንግዲህ ምናልባትም ወይ ወደ ውጭ ለመውጣት ሙከራ ህይወት በተለያየ ጊዜ የተለያዩ ሙከራዎችን አድርገህ ሳይሳካላት ቀረና እንበል እንደዚህ ብለን እናስብና። ከዛ በኋላ ምንድነው ይቺ ልጅ እንግዲህ የአቶ አለሙ ልጅ ማለት ነው። ምናልባት እንግዲህ እድሉ ወደ ውጭ መውጣት እድሉ አልመቻችላት ይልና እዚሁ ሀገር ውስጥ ማለት ነው እንግዲህ የራሷን ስራ ጀምራ እየሰራች ልትሆን ትችላለች። ስለዚህ የእሷን ወደ ውጭ መውጣት ለመውጣት ታደርገው የነበረውን ሙከራ የሚያውቅ ከዚያ በፊት የሚያውቅ ሰው ማለት ነው። ምናልባት እሷን ማግኘት ሳይችል ሲቀር አባቷን ለመጠየቅ አቶ ይጠይቀዋል ማለት ነው። ማለት ልጅቷ አሁን ያለችበትን ሁኔታ የት እንዳለች ለማረጋገጥ ሲፈልግ ማለት ነው። እና አቶ አለሙ ልጅህ ወጣች። የት የት ሄደች የት ሆነች ሲል ጠብቅ ተብሎ ቢጠየቅ አረ አልወጣችም እዚህ ናት እኮ ይላል ያ ማለት ምንድነው? አልወጣችም እዚህ ናት ማለት ሀገር ውስጥ ናት ወደ ውጭ አልወጣችም ወይ? ማለት ያደረገችው ሙከራ ሁሉ አልተሳካላትም እያለ ነው ማለት ነው። ስለዚህ የዚህ ሲል ሀገር ውስጥ እዚሁ እዚህ እኛ አካባቢ ላይ እንደሆነ የሚያመላክት ቃል ነው ማለት ነው። ወይም በሌላ አገላለጽ ለምሳሌ እኔ አሁን እኔ ለምሳሌ ህፃን ልጅ አለ እኛን ከህፃን ልጅ እንግዲህ እቅፍ አድርጌ ይዤው የሆነ ቦታ ላይ ቁጭ ብዬ እያጫወተኩት ሊሆን ይችላል ስለዚህ እናቱ ደግሞ ህፃኑን ፈልጋ ስታጣው እንግዲህ በስንክ ደውላ ሊሆን ይችላል ወይም ደግሞ ተጣርታ ሊሆን ሊሆን ይችላል። ልጁ የት ሂድ ነው ልጁ የት አለ ብላ ብትጠይቀኝ። ልጁ ከእኔ ጋር እዚህ ነው እላታለሁኝ ስለዚህ እዚህ ስል ምንድነው? እኔ ባለሁበት አካባቢ ልጁን ይዤው አብሮኝ እንዳለ የሚያመላክት የሚገልጽ ቃል ነው ማለት ነው። ልጁ የት ነው? እኔ ጋር ነው ከእኔ ጋር አውሮ ነው ያለን እኔ ባለሁበት አካባቢ ነው ያለን በቃ መገኛው የልጁ መገኛ እኔ ከምናገረው ሰው አጠገብ ወይም ደግሞ እኔ በምናገረው ሰውዬ ዙሪያ መኖሩን ነው የሚያመላክት ማለት ነው። ወይም ደግሞ በእኔ ቅርብ ዙሪያ ባለው ቦታ ላይ እንዳለ የሚገልጽ ተውሳከ ግስ ነው ማለት ነው። ያ ማለት ምንድነው? ቦታን የት ቦታን አብሮ አጉልቶ የሚያሳይ እና ተውሳካ ግስ ይሆናል ማለት ነው። ስለዚህ በዚህኛውም አረፍተ ነገር ቢሆን ማለት ነው ልጁ እኔ አጠገብ መሆኑን ለመግለጽ ነው የተጠቀምኩበት ማለት ነው

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ። ከምንም በፊት ማለት ነው ሰላም እንዴት አላችሁ እያልኩኝ። የኔን ደህንነት ሰላም ነኝ በማለት የተከበረ የሰላምታ ድምፄን እያሰማሁ ማለት ነው። ቃለመጠይቁን እንደሚከተለው አነባለሁ አማርኛ አልችልም ይላል። እንግዲህ አማርኛ እኔ አማርኛ ምንድነው ራሱን የቻለ ቋንቋ ነው። ስለዚህ አማርኛ አልችልም ከምንል ይልቅ አማርኛ ቋንቋ አልችልም ቢሆን ጥሩ ይሆናል ማለት ነው። የተሟላ ሀሳብ ይሆናል ማለት ነው። ስለዚህ አማርኛ ቋንቋ አልችልም ብሎ የሚናገር ሰው ምን እያለ ነው ማለት ነው። ምናልባትም እንግዲህ እንግዲህ ስኪል የሚባል ነገር አለ። ይሄ ስኪል ወይም ችሎታ የሚባለው ምንድነው? የማንበብ ችሎታ አለ የመጻፍ ችሎታ አለ የማዳመጥ ችሎታ አለ። የመናገር ችሎታ አለ ስለዚህ። አንድ ሰው በአንድ ቋንቋ ላይ አራት ክህሎቶቹን አራቱንም እንዲችል ይገደዳል። ወይም ደግሞ ከአራቱ ሁለት ሶስቱን ወይም ሁለቱን ወይም አንዱን ሊችልም ይችላል ማለት ነው። ስለዚህ ላይችልም ሙሉ አራቱንም ላይችል ይችላል ማለት ነው። ስለዚህ አማርኛ አልችልም ሲል ምን እያለ ነው ማለት ነው። ምናልባትም እንግዲህ ማዳመጥ ቋንቋውን አላዳምጠውም ባዳምጠው ራሱ ድምጽ ከመስማት ውጭ ትርጉሙን አላውቀውም ለማለት ሊሆን ይችላል። እንደዚሁም ምናልባትም ማዳመጥ ብቻ ሳይሆን መጻፍም አልችልም በአማርኛ መጻፍም አልችልም እያለን ነው ማለት ነው። ወይም ደግሞ በአማርኛ ቋንቋ የሚነገሩ ቃላትን ትርጉማቸውን አላውቃቸውም ማለት ነው። ወይም ደግሞ መጻፍም ሆነ ማንበብም አልችልም መናገርም አልችልም እያለን ነው ማለት ነው። ቋንቋውን የአማርኛን ቋንቋ መናገሩንም አይችልም መጻፉንም አይችልም ማንበቡንም አይችልም። እንደዚሁም ማዳመጥም አይችልም ማለት ነው ስለዚህ ይሄ ሰው ፍጹም እንግዲህ ሌላ የተለየ ቋንቋ ነው የሚናገር ማለት ነው። ስለዚህ አማርኛ ቋንቋ መናገርም ማዳመጥም ማንበብም መጻፍም የማይችልና አራቱ መሰረታዊ ክህሎት ችሎታ የሚባሉትን ሁሉንም የማይችል መሆኑን በዚህ እንግዲህ በዚህ አረፍተ ነገር አስረግጦ አስረድቶናል ማለት ነው። ስለዚህ እንግዲህ ቋንቋን ደግሞ ምንድነው? ቋንቋ ተፈጥሮአዊ አይደለም። ቋንቋ ምንድነው? በትምህርት የሚገኝ በትምህርት ብቻም ሳይሆን ምናልባትም እንግዲህ ካባ አካባቢ የሚገኝ ችሎታ ነው። እንጂ ማንም ሰው እንግዲህ አብሮ ተፈጥሮት አይደለም። ቋንቋውን ማናችንም ብንሆን የትኛውንም የምንናገር ቋንቋ ቋንቋው አብሮን ተወልዶ ያደገ አይደለም። ከዛ ይልቅ ምንድነው? ከጊዜ ብዛት ማለት ነው። ከጊዜ ርዝማኔ አንፃር የአካባቢው ሰው ማህበረሰቡ ሲናገረው እያዳመጥን ሲናገረው እየተናገርን ሲጽፈው እየጻፍን። ሲማረው አብረን ተምረን በትምህርትም ሊሆን ይችላል ወይም ደግሞ በምንኖርበት አካባቢ የሚነገረውን ቋንቋ በመልመድ በመማርም በመልመድም ነው። ቋንቋን ማዳበር መናገር የሚቻለው ማለት ነው። እና እንግዲህ አሁን ይሄንን አማርኛ አልችልም ብሎም መደምደም ሳይሆን። ምናልባትም እንግዲህ ቋንቋውን ነገ ከነገ ወዲያ ቋንቋው ቋንቋውን ተናጋሪ ከሆኑ ሰዎች ጋራ ጊዜ ባሳልፍ ወይም ደግሞ ቋንቋው ወደሚነገርበት አካባቢ ብሄድ ምናልባትም ቋንቋውን በትክክል ልናገረው ላወራው ወይም ደግሞ ልጽፈው ላዳምጠው እንደዚሁም ላነበው እችላለሁ ብሎ። በዚህ ልክ እንግዲህ የሀሳብ መቀየር ይችላል ማለት ነው። ዛሬ አላወቀውም ማለት ነገም አታውቀውም ማለት አይደለም። ምክንያቱም በልምድ ነገ እንግዲህ ልትናገረው ትችላለህ ወይም በትምህርት ቋንቋውን ልትናገረው ትችላለህ ማለት ነው። ለምሳሌ እኔ እንግዲህ ተወልጄ የተወለድኩትኝ የአማርኛ ቋንቋ የአፍ መፍቻ በሆነ አካባቢ ነው ማለት ነው። እና እንግዲህ ይሄንን ቋንቋ አንድም ከቤተሰቦቼ ሲናገሩ አዳምጬ ሁለቱም ከጓደኞቼ ጓደኞቼ ጋር በምናደርገው የሀሳብ ልውውጥ እንግዲህ ቋንቋውን እንድናገረው እንድጽፈው እንዳነበው ማነው ቋንቋውን እንድናገረው አስችሎኛል። ከዚያ በኋላ ግን ቋንቋውን እንድጽፈው እንዲሁም ደግሞ እንዳነበው ደግሞ ትምህርት ቤት ገብቼ ፊደሎቹን በመለየት እንዳነበውና እንድጽፈው ይሄንን ችሎታ አዳበርኩ ማለት ነው። ስለዚህ ማንም ሰው ቢሆን ማለት ነው የትኛውንም በየትኛውም ቋንቋ እንግዲህ የአፍ መፍቻው የትኛውም ቋንቋ ይሁን። ነገር ግን እድሉ ተመቻችቶለት ሌላ ቋንቋ በሚነገርበት አካባቢ ሄዶ ደግሞ እንግዲህ የተወሰነ ጊዜ ቢቆይ የዚያን ቋንቋ የመናገር የማንበብ የመጻፍ እንደዚሁም የማዳመጥ ችሎታ ይኖረዋልና ቋንቋ ደመ ነፍሳዊ አይደለም። ከዚያ ይልቅ ምንድነው? በልምድ በአካባቢ የሚገኝ የሚዳብር እንደዚሁም ደግሞ ከጓደኛ ጋር በየቀኑ በሚደረግ ንግግር። በልጽጎ የሚያድግና እንደዚሁም እንግዲህ እስከ ድርሰት ድረስ የምንደርስበት። የቋንቋ አይነት ሊሆን ይችላል ማለት ነውና። ቋንቋ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በፊት ማለት ነው ሰላማዊ እግዚአብሔር በጣም ትልቁን ቦታ ይይዛልና ሰላም። እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለመጠይቁን እንደሚከተለው በማንበብ ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን ስንት ነው ይላል? እንግዲህ ስንት ነው ስንል ምንድነው በዋናነት የነገሮችን ብዛት የነገሮችን የቁጥር ቁጥራቸው ስንት እንደሆነ የምንገልጽበት እቃ መጠየቅ ነው። ማለት ያ ማለት ምንድነው? አንድ የሆነ ነገር ብዛቱ ወይም ቁጥሩ ወይም ደግሞ ዋጋውም ሊሆን ይችላል። እንግዲህ ያንን ብዛቱን ወይም ቁጥሩን ወይም ደግሞ ዋጋውን ማለት ነው። ስንት እንደሆነ በቁጥር እንግዲህ እንዲነገረን የምንጠይቅበት ቃለ መጠየቅ ይሆናል ማለት ነው። ለምሳሌ ይሄ በሬ ዋጋው ስንት ነው ብዬ ብጠይቅ እንግዲህ ይሄ በሬ ዋጋው ስንት ነው ስል ምንድነው? በብር ደረጃ ይሄን ያህል ብር ይለኛል ማለት ነው። ምናልባትም እንደየአካባቢው በዶላር ከሆነ ይሄን ያህል ዶላር ይለኛል ማለት ነው። አምስት መቶ ዶላር ሊለኝ ይችላል ሁለት መቶ ዶላር። ሊለኝም ይችላል ወይም ደግሞ በኢትዮጵያ ደግሞ በኢትዮጵያ የብር ኖት መሰረት ደግሞ አስር ሺህ ብር ሊለኝ ይችላል ወይም መቶ ሺህ ብር ሊለኝ ይችላል ማለት ነው። ዞሮ በሬው የሚሸጥበትን ዋጋ ቁጥሩን በመጥራት ይሄን ያህል ይሄን ያህል ይላል ማለት ነው። ወይም ለምሳሌ እንግዲህ ጤፍ ልንገዛ እንሄድና ይሄ ጤፍ በኪሎ ስንት ነው? ስንለው ምናልባትም እንግዲህ ያጤፍ በኪሎ መቶ ሃምሳ ብር የሚሸጥ ከሆነ መቶ ሃምሳ ብር በኪሎ ሊለን ይችላል ማለት ነው። ከዛ በኋላ እኛ እንግዲህ የምንገዛውን ያህል መጠን እንወስንና ምናልባትም መቶ ኪሎ የምንገዛ ከሆነ መቶ ኪሎ ስንገዛ በኪሎ መቶ ብር ከሆነ መቶ ኪሎ የምንገዛ ከሆነ አስር ሺህ ብር በመክፈል እንግዲህ መቶ ኪሎ ጤፍ ይዘን ወደ ቤታችን ለመምጣት እንችላለን ማለት ነው። እና ስንት ነው ሲባል የነገሮቹን ቁጥር ወይም ደግሞ ብዛታቸውን ወይም ደግሞ ዋጋቸውን ማለት ነው። ለምሳሌ ምንድነው? ቀኖች ቀኖች ስንት ናቸው ተብሎ ቢጠየቅ ቀኖች እንግዲህ ከሰኞ እስከ ሰኞ ወይም ከእሁድ እስከ እሁድ ስንት ቀን አለ ማለት ነው። ሰባት ቀናት አሉ ስለዚህ ቀናቶቹ እለታቱ ስንት ናቸው ማለት ነው ሰባት እለታት አሉ ማለት ነው። ስለዚህ ስንት ሲለን ሰባት እንላለን ማለት ነው። ለምሳሌ ዛሬ ቀኑ ስንት ነው ተብሎ ቢጠየቅ ዛሬ አሁን በእኛ በኢትዮጵያ አቆጣጠር ማለት ነው። እንግዲህ የካቲት ስንት ቀን ላይ ነን ያለን ዛሬ አስራ ሁለተኛው ቀን ላይ ነን ያለን ስለዚህ የካቲት 12 2018 ዓመተ ምህረት እንላለን ማለት ነው። ዛሬ ቀኑ ስንት ነው? ሲባል የካቲት አስራ ሁለት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት ነው ዛሬ ቀኑ ብለን በዚህ ልክ መልስ እንሰጣለን ማለት ነው። ወይም በሌላ አገላለጽ ደግሞ ለምሳሌ የቤቱ ዋጋ ስንት ነው? ብዬ ብጠይቅ ሶስት ሚሊየን ብለው መልስ ሊሰጥ ይችላል ማለት ነው። እና እንግዲህ ምንድነው ስንት ነው የሚለውን ቃል ስናየው እንደዚሁ የነገሮቹን የመሸጫ ዋጋ ሊሆን ይችላል። ወይም ደግሞ የነገሮቹን ብዛታቸው ስንት እንደሆነ የብዛታቸውን ቁጥራቸውን የምንገልጽበት ቃለመጠይቅ ይሆናል ማለት ነው። ወይም ደግሞ እንግዲህ ስንት ነው ስንል ምናልባትም የነገሮቹን ነገሮች የሚሸጡበትን የዋጋ መጠን የምንገልጽበት ቃለ መጠይቅ ይሆናል ማለት ነው። በዚህ እንግዲህ ለምሳሌ አንድ ዶሮ በቀን ስንት እንቁላል ትጥላለች ብዬ ብጠይቅ እንግዲህ ምንም ይሁን ምን አንድ ዶሮ በቀን ከአንድ በላይ እንቁላል ልትጥል አትችልም። ስለዚህ በቀን አንድ እንቁላል ተጥላለች ማለት ነው። ስለዚህ ስንት ነው ብለን ስንጠይቅ ምንድነው የምትጥለውን የእንቁላል ብዛት ነው። መልስ እየሰጠን ያለ ማለት ነው። ወይም በሌላ አገላለጽ ደግሞ ለምሳሌ እንግዲህ የሆነ እቃ እናሰራና ወይም ደግሞ ገበያ ላይ እንግዲህ የገዛኋቸውን የትኞቹንም አይነት እቃ ማለት ነው። የኔ ቢጤ ማለትም ወዛደር ይባላል በእኛ አካባቢ ወዛደር ነው የሚባለው ወዛደር ማለት ምንድነው? በጉልበቱ ሰርቶ በሚያገኘው ነገር ላይ የእለት ጉርሱን የሚተዳደር የቀን ሰራተኛ ማለት ነውና። እንግዲህ ለምሳሌ አንድ ኩንታል ጤፍ ገዝቼ ያንን ኩንታል ጤፍ እንግዲህ ምናልባት ትራንስፖርት አገልግሎት ባጣ ማለት ነው። ያንን አንድ ኩንታል ጤፍ እንግዲህ በትክሸውም ሆነ ወይም ደግሞ ይቺ በምትገፋ ጋር ሊሆን ይችላል። ጭኖ ቤቴ ድረስ ይዞልኝ ይመጣል። ከዚያ እንግዲህ ለደሞዝህ ማነው ይሄ ለሰራህበት ስራ የጉልበትህ ዋጋ ስንት ነው ብዬ እጠይቀዋለሁ ማለት ነው። ስለዚህ አስር ብር ሊለኝ ይችላል እና ሃምሳ ብር ሊለኝ ይችላል ወይም መቶ ብርም ሊለኝ ይችላል ዙሮ ዙሮ ግን ስንት ነው ስለው የምከፍለውን ዋጋ እየጠየኩት ነው ማለት ነው። ስለዚህ አምስት

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላመ እግዚአብሔር ከሁሉም በፊት ትልቅ ባልዩ ዋጋ አለው እና ሰላም እንዴት አላችሁ በማለት። እኔም እንዲሁ እግዚአብሔር ይመስገን በጣም ደህና ነኝ እያልኩኝ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ማብራሪያ እሰጣለሁ ማለት ነው ወደ ቃል መጠይቃችን። ኮምፒውተር ይላል እንግዲህ ኮምፒውተር ስንል ምን ማለታችን ነው? ኮምፒውተርስ ምን ጠቀሜታ አለው? ኮምፒውተር በእውኑ በአሁኑ ሰዓት ለሰው ልጅ ምን አይነት አስተዋጽኦ ያደርጋል በሚሉና በሌሎችም የተለያዩ ጥያቄዎችን እያነሳሁ። እንግዲህ በዚህ በአጭር ደቂቃ ውስጥ የምንወይ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እንግዲህ ኮምፒውተር ስንል በኤሌክትሮኒክስ የሚሰራ ወይም ደግሞ ኤሌክትሪክ ሀይል የሚጠቀምና እንደዚሁም የትኛውንም አይነት መረጃ። የምንሰጠውን መረጃ እንግዲህ በኮምፒውተር እኛ ባዘዝነው መሰረት እሱ ፕሮሰስ ያደርግና አውትፑት የሚሰጠን እጅግ በጣም ውስብስብ ያሉ ፕሮግራሞችን በአጭር ጊዜ በጣም በአጭር ጊዜ በፍጥረት ማለት ነው። ውስብስብ ያለውን ስራ ሁሉ በአንዴ ንድፍ አድርጎ አውጥቶ እንግዲህ ለእኛ ግልጽ በሆነ መልኩ ጽፎ የሚሰጠን መሳሪያ ምን ይባላል ማለት ነው ኮምፒውተር ይባላል ማለት ነው። እጅግ በጣም ግልጽ እና ፈጣን የሆነ መሳሪያ ነው። ያ ማለት ምን ማለት ነው? እንግዲህ እኛ የሆነ መረጃ እንሰጠዋለን ያን መረጃ ይቀበልና እሱ በውስጡ የሆነ ፕሮሰስ ሂደቶችን ይሄድና ምንድን ነው ለኛ ግልጽ በሆነ እና ፈጣን በሆነ መልኩ። ውጤቱን ዲስፕሌይ በማሳየት እንግዲህ የሰውን ልጅ ስራ ቀለል የሚያደርግ ልዩ የሆነ እንግዲህ በጣም አውቶማቲክ የሆነ ማሽን ነው ማለት ነው። ስለዚህ ዘመኑ የኮምፒውተር ነው ይባላል ብዙ ጊዜ ዘመኑ የኮምፒውተር ነው ሲባል የሩጫ ነው የፍጥነት ሰዓት ነው ማለት። ስራዎችን ለመስራት ጊዜ አንጠብቅም በአጭር ጊዜ ውስጥ ነገሮችን ውስብስብ ያሉ ነገሮችን ሁሉ በአንዴ። ማይክሮ ሰከንድ ውስጥ ካልኩሌት አርጎ ኢቭን እንግዲህ ብዙ ጊዜ ይሄ ማባዛት መደመር መቀነስ ማካፈል። እንደነዚህ አይነት በጣም ውስብስብ ያሉ ፕሮግራሞችን ወይም ደግሞ ስሌቶችን። በመጀመሪያ ፕሮግራሙን እንግዲህ በትክክል አሳይን አርገን የሰጠነውን ማለት ነው በዚያ መሰረት በማይክሮ ሰከንድ ውስጥ ከስክሌቱን ሰርቶ በቀጥታ መልሷን ብቻ ቁጭ ያርግልናል ይሄ ማለት ምንድን ነው? ምን ያክል ውስብስብ ያሉ ነገሮችን ሁሉ በጣም የተወሰባሰቡ ነገሮችን ሁሉ ቀላል በሆነ መልክ በአጭር ጊዜ ውስጥ እንግዲህ ግልጽ በሆነ መልኩ ማለት ነው። ሰርቶ የሚሰጠን መሳሪያ ነው ማለት ነው ኮምፒውተር ስንል ስለዚህ። ምናልባትም እንግዲህ ኮምፒውተር የተለያዩ የሶፍትዌር አፕሊኬሽኖችን በመጠቀም እጅግ በጣም ሲበዛ ውስብስብ የሆኑ ስራዎችን ሁሉ በአጭር ጊዜ እንደዚሁም ግልጽ በሆነ መልክ በመስራት የሰውን ልጅ ህይወት ቀለል የሚያደርግ ልዩ መሳሪያ ነው ማለት ነው። ስለዚህ ለምሳሌ ህንፃዎች ሲገነቡ ህንፃዎች ከመገንባታቸው በፊት ዲዛይናቸው የሚሰራ በተለያዩ ሶፍትዌሮች ኮምፒውተርን ተጠቅሞ ነው ስለዚህ ይሄ ኮምፒውተር ማለት ነው። በስሪ ዲቪውም በቱ ዲቪውም እንደፈለግን እንግዲህ ዲዛይን እየሰራን ኮምፒውተራችን ላይ ማለት ነው። ዲዛይኑን ከሰራን በኋላ ከዛ በኋላ እዚህ በኮምፒውተር የሰራነውን ዲዛይን በቀጥታ ወስደናል። በተግባር ማለት ነው መሬት ላይ እንግዲህ ስራውን እንጀምራለን ማለት ነውና። ምን ያህል ውስብስብ የሆኑ ስራዎችን በአጭር ጊዜ በቅል ግልጽ በሆነ ቋንቋ እና እንደዚሁም ስማርት በሆነ መልኩ። እንግዲህ ለእኛ ለሰው ልጆች ውጤቱን በግልጽ የሚያሳየን ማሽን ወይም ደግሞ መሳሪያ ነው ማለት ነው። እና እንግዲህ ኮምፒውተር ነው ለምሳሌ አበበ እኮ በስመአም ኮምፒውተር ነው ይባላል ኮምፒውተር ነው ማለት እንግዲህ ራሱ እሱ ቁስ አካል የኮምፒውተር ቁስ አካል ሆኖ አይደለም ስራዎቹ ሁሉ እንደ ኮምፒውተር ፈጣን ናቸው ግልጽ ናቸው። መረጃን መሰረት አድርጎ ነው የሚሰራ አሁን ኮምፒውተር እንግዲህ ያለ መረጃ ምንም ሊሰራ አይችልም። ምንሰጠውን መረጃ ነው እንግዲህ በራሱ ፕሮሰስ አድርጎ የሆኑ ሂደቶችን ሄዶ መጨረሻ ላይ ውጤት ሚሰጠን። እና አሁን ለምሳሌ አየለ እኮ ኮምፒውተር ነው ስንል። ምን ማለታችን ነው? በጣም ፈጣን ነው። የትኛውንም አይነት መረጃ ቢሰጠው ያንን መረጃ በትክክል በአእምሮው እንግዲህ አብሰላስሎ ነገሩን የተሻለ ውጤት ላይ ማለትም ትልቅ መፍትሄ በማምጣት የሚታወቅ ፈጣን የሆነ በአጭር ጊዜ ውስጥ ውስውስብ ያሉ ውስውስብ ያሉ ስራዎችን በአጭር ጊዜ ውስጥ። ሰርቶ የሚጨርስ የመፍትሄ ባለቤት ነው ለማለት ነው። እንግዲህ ፈጣንነቱን ቀልጣፋነቱን ንቁነቱን እንደዚሁም ደግሞ በስራው ውጤታማ መሆኑን ለመግለጽ ሲፈለግ እንዴ አየለ እኮ ኮምፒውተር ነው ይባላል ማለት ነው። እና በሰውየው ስም ኮምፒውተር የሚል ስያሜ ይሰጠዋል ማለት ነው። እና ኮምፒውተር በዚህ ልክ ነገሮችን ቀላል የሚያደርግ በፈጣንም በፍጥነቱ የሚታወቅ